እሺ ጠዋት በስራ ምን ታደርጋለህ? የሚል ጥያቄ ነው የመጣልኝ። ያው ሴት ስለሆንኩኝ እኔ ጠዋት በስራሽ ምን ታደርጊያለሽ የሚለውን ጥያቄ እየመለስኩኝ እሄዳለሁ ማለት ነው። እኔ ምንድነው ማደርገው ያው ጠዋት ጠዋት ስነሳ በተቻለ መጠን ቤት አጸዳለሁ ማለት ነው። እሱም ስራ ስለሆነ የቤት የሚሰሩ ስራዎች ካሉኝ አልጋ ማንጠፍ ቤት ማጽዳት ምናምን ሚባሉትን ቀድሜ ለማጠናቀቅ እሞክራለሁ። ያው እነሱን ካጠናቀኩኝ በኋላ ወዴት ነው ምሄደው ወደ በደንብ የኔን ጊዜ ሚፈልጉ ስራዎች ለምሳሌ የኔን ጊዜ የኔን ትኩረት ሚፈልጉ ስራዎች አሉ አይደለ እነሱን ቅድሚያ ለመስራት ነው ምሞክረው። ምክንያቱም እነሱን ቅድሚያ ካልሰራው በኋላ ሀሳቤ በትንትን ስለሚል ብዙ ሰዎችን የማግኘት እድሉ ስላለ ስራዬ ላይ በደንብ ማተኮር አልችልም። ስለዚህ በተቻለኝ መጠን እሱ ላይ ነው ማተኩረው ማለት ነው። አንድ ህግ አለ። አሁን የአስራ አንድ ሰዓት ክለብ የሚባል መጽሐፍ አለ የቶቢ የቶቢ ሳይሆን የአንድ ጸሐፊ መጽሐፍ እሱ መጽሐፍ ላይ ምን ይላል? አንድ ህግ አለ ደስ ሚለኝ በጣም የምወደው ህግ ማለት ነው። ሩሉ ምንድነው ሚለው? የዘጠና ጠና ይልና ከዛ አንድ ይላል ምን ማለት ነው ለዘጠና ቀን ዘጠና ደቂቃ የአንድ ነገር ላይ ማተኮር ሚል ፕሮግራም አለውና ፕሮግራም ላይ እንዴት ነው በጣም ነው ምወደው እሱን ፕሮግራም እና እሱ ፕሮግራም ላይ እንዴት ነው ሚደረገው? በቃ በደንብ አንድ ነገር ላይ በደንብ አድርገን ፎከስ እናደርጋለን ከዛ ኋላ እዛ ነገር ላይ አተኩረን እንሰራለን ማለት ነው ለዘጠና ቀን። ከዛ በደንብ ነው ስኬታማ ምንሆነው። ስለዚህ አንድ ነገር ላይ ስናተኩ ስኬታማ የመሆናችንም ነገር እየጨመረ ይሄዳል። ስለዚህ ለህይወቴ በጣም ሚጠቅም ነገር ህይወቴን በደንብ ሊረዳኝ ይችላል የምለው ነገር ላይ እሱ ላይ በደንብ አተኩራለሁ። ከዛ በተቻለኝ መጠን እሱን ነገር አስተካክዬ ጊዜዬን ሰጥቼ ሀሳቤን ሰጥቼ ለመስራት እሞክራለሁ ማለት ነው ቅድሚያ ስለዚህ በህይወቴ ለውጥ ሊያመጣልኝ ይችላል የምለው ነገር ላይ ጠዋት ጠዋት ላይ እሱ ነገር ላይ በደንብ ፎከስ አድርጌ እሰራለሁ ከዛ በኋላ ነገሮቹን እየቀነስኩኝ እሄዳለሁ ማለት ነው ጠዋቱ እስኪያልቅ ድረስ። ግን ለዘጠና ደቂቃ እንደዛ ነው ማደርገው። እንግዲህ የኔ ህግ አሁን ላይ እየተከተልኩት ያለሁትኝ ህግ እሱ ነው ማለት ነው። እጅግ አድርጌ አመሰግናለሁ! እንግዲህ ሌላ ነገር ካለ ሌላ ሀሳብ ካለኝ ደግሞ አቀርባለሁ ማለት ነው አመሰግናለሁ!

ማታ ከስራ ሰዓት በኋላ ምን ታደርጊያለሽ የሚል ጥያቄ ነው የመጣልኝ አሁን እኔ ሴት ስለሆንኩኝ ነው የቀየርኩትኝ ጥያቄው የሚለው ማታ ከስራ በኋላ ምን ታደርጋለህ ነው የሚለው? ያው እኔ ሴት ስለሆንኩኝ ምን ታደርጊያለሽ ብዬ ቀይሬያለሁ ማለት ነው። ምንድነው የማደርገው? ያው በተቻለ መጠን መጠናቀቅ ያላቸው ያለባቸው ነገሮች ካሉ ለሌላ ጊዜ የሚያግዘኝ እሱ ላይ መስራት እፈልጋለሁ። መጽሐፍ ማንበብ ካለብኝ መጽሐፍ አነባለሁ። ከዛ ባለፈ ደግሞ የኔን የነገ መዘጋጀት ያለበት ነገር ቅድሚያ ለማዘጋጀት እሞክራለሁ ማለት ነው። ከዛ በኋላ ምንድነው? የማደርገው ያው ጊዜ ብዙ ጊዜ አይኖረኝም ግን ጊዜ ካለኝ ፊልም አየሁ። ፊልም ለማየት እሞክራለሁ በተቻለኝ መጠን ማለት ነው። ከዛ ውጪ ደግሞ ምንድነው? የማደርገው ፊልሙን ፊልም ማላይ ከሆነ መጽሐፍ አነባለሁ። የሚጻፉ ነገሮች ካሉኝ እነሱ ለመጻፍ እሞክራለሁ። አንዳንዴ ደግሞ በጣም ጠቃሚ የሚባሉ ፖድካስቶች ካሉ የትምህርት ነክ ፖድካስቶች ካሉ ኖትቡክ አዘጋጅና እሱን እያዳመጡ የኖትቡኬን እጽፋለሁ ማለት ነው። እንደዛ ነው የማደርገው ብዙ ጊዜ አመሰግናለሁ

ማደንዘዝ ትወዳለህ ወይ ነው የሚለው ይሄ ጥያቄ? ማደንዘዝ ትወዳለህ ወይ ምናልባት እኔ በተረዳሁት መጠን ለመመለስ ልሞክል ያው እኔ ሴት ስለሆንኩኝ ማደንዘዝ ትወጃለሽ ወይ ብዬ ነው ለመመለስ የምፈልገው አይ አልወድም ማለት ብዙም አይደለሁኝም እንደው አንዳንዴ ደስ ይለኛል ከጓደኞቼ ጋር ምናምን እየተቀላለድን እንደዛ አደርጋለሁኝ። በተረፈ ግን ያው ሰዎችን ሆን ብዬ ሰዎችን የሚረብሻቸውን ነገር ለማድረግ አልሞክርም ምክንያቱም አንዳንዴ የሰው ልጅ በጣም ብዙ ስፔሻሊ ኢትዮጵያ ውስጥ ስንኖር በጣም ብዙ ችግሮች አሉብን እና እሱን ፓርት እኔም አልወደውም። አሁን ለምሳሌ እኔ በጣም ችግር ላይ ሆኜ ምናምን ሰው ሲቀልድብኝ ሰው በጣም ሌላ አቅጣጫ ሲይዝብኝ ላይመቸኝ ይችላል። ስለዚህ እኔ በተቻለኝ መጣን ምን ልለው የማደርገው በቃ ሰዎችን የማይጎዳቸውን ነገር ነው ለማድረግ የምሞክረው። እና ብዙ ጊዜም እንዴት ነው በሰው ሀሳባዊ ለምሳሌ አንዳንድ ሰው ጥሩ ሙድ ላይ ምናምን ካለ ብትቀልጂም እነሱን በቃ ከእነሱ ጋር ብትቀላልድም ችግር የለውም። ግን ደግሞ በጣም ችግር ላይ ሆኖ ምናምን እኛ ሳናውቀው አንዴ እሱ ነገር የሚበዛ ከሆነ ለሰውየውም ጥሩ አይሆንም ደስ ላይለው ይችላል ምናምን እና አንዳንዴ እቀላልዳለሁ ምናምን ለዛም ሰው መርጬ ማለት ነው። ከዛ ውጪ ግን በጣም ሆን ብዬ ሰዎችን ለመቀለድ እና ሰዎች ላይ እንትን ለማለት አልሞክርም። ምክንያቱም የሰዎችን በጣም በዚህ ሰዓት በደንብ ደግሞ ሰው በቃ ሀሳቡ ሌላ ቦታ ነውና እኔ እንደ ቀልድ የምሰነዝራቸው ነገሮች እንደ ቀልድ የማደርጋቸው ነገሮች እነሱ ላይ ሄደው የሚፈጥሩትን ነገር አላውቅም ስለዚህ በጣም ለመጠንቀቅ እሞክራለሁ ማለት ነው። ስለዚህ በጣም እንደው በጣም እንደው አስር ወይ አምስት ፐርሰንት ነው እንጂ ዘጠና ምናምን ፐርሰንቱን አልቀልድም ማለት አላደነዘዘም ሰውን ማለት ነው። ስለዚህ ያው አንደኛ በሰው ሁኔታ ላይ የተመሰረተ ነው። ሁለተኛ ደግሞ ሰው አሁን ላይ ማለት ነው አሁን እኔም ራሴ የሚሰማኝ ስሜት ስለሆነ ነው። አንዳንድ ሰው አለ በቃ እኔ ያለሁበትን ሁኔታ ምናምን ሳያውቅ በቃ ሊያደነዘዘኝ ምናምን የሚሞክር አለ። ግን እኔ ግን በጣም ተጠንቅቄ ስለሆነ እዛ ነገር ላይ ላለመግባት እሞክራለሁ ማለት ነው። ሰዎችን የተለየ ስሜት እንዲሰማቸው አልፈልግም በቃ ለዛ ለዛ ከእንደዛ አንፃር ነው። ስለዚህ ማደንዘዝ ትወጃለሽ ወይ ለሚለው ጥያቄ? በጣም በጥቂቱ ነው እንጂ በብዛት አልወድም። ምክንያቱም ሰዎች ያሉበት ሁኔታ እሱ ላይ በደንብ ማተር ያደርጋል እና ምን ያህል እንግባባለን የሚባለው ነገር ላይም እሱም በጣም ወሳኝነት አለው። እንደዛ ነው የማየው እኔ አመሰግናለሁ።

ከመስኮት ጎን መቀመጥ ትወዳለህ ወይ ነው የሚለው? አዎ አይገርምም አዎ በደንብ ነው የምወደው። ያው ሴት ስለሆንኩኝ እኔ ከመስኮት እኮ መቀመጥ ትወጃለሽ ወይ ተብዬ ነው የምትጠየቀው ማለት ነው። እና አዎ ምክንያቱም ደግሞ ወደ ውጭ ያሉትን ነገሮች በደንብ ለማየት ለመገምገም ይረዳኛል። እና ቢሮም ሆነ መኪና ውስጥም ሆነ እንዲሁም ታክሲዎች ስትጠቀም በተቻለኝ መጠን ውጪውን በደንብ ሊያሳየኝ የሚችል ቦታ ነው መቀመጥ የምወደው። ከዛ በኋላ ምንድነው በቃ በደንብ ያሉትን ነገሮች እንቅስቃሴዎችን ምናምን ለማየት ስለሚያመቸኝ ቦታዎችን ለማየት ይመቸኛል ማለት ነው። አለበለዚያ ግን አሁን ለምሳሌ ታክሲ ውስጥ ምናምን ስገባ ከመስኮት ጎን የመቀመጥ ነገር ከሌለኝ ወይ ሰው ከያዘብኝ እና ዳር ከሆንኩ በጣም ነው የሚረብሸኝ እና በዛኛው ሳይድ ራሱ ለማየት እሞክራለሁ ማለት ነው ያለውን እንቅስቃሴ ቦታዎችን ለማየት አዳዲስ የምሄድባቸው ሰፈሮች ሆኑ ደግሞ እነሱን ለማወቅ ህንፃዎችን ለማየር ምናምን እንደዛ አደርጋለሁ። እና አዎ የመጀመሪያ ምርጫዬ እዛ አካባቢ መቀመጥ ነው። ቢሮም ምናምንም ከሆነ አሁን ንፋስ ለማግኘት አንዳንዴ ደግሞ ያለውን አካባቢውን ለመቃኘት ምናምን ደስ ስለሚለኝ ከመስኮት እቀመጣለሁ ማለት ነው። አለበለዛ ሀሳቤ ይያዛል ወይዛ ኢነርጂ እዛው ነው የሚባክነው እዛው አካባቢ ማለት ነው። ከመስኮት ጎን ግን ከሆነ ያሉትን ነገሮች በደንብ ኦብዘርቭ ለማድረግ ለመመልከት ምናምን በደንብ ይረዳኛል ማለት ነው። ስለዚህ ከመስኮት ጎን መቀመጥ ትወዳለህ ወይ ለሚለው ጥያቄ ያው በሚገባ እወዳለሁ። እሱን ነው ምርጫ የማደርገው በተቻለኝ መጠን እዛ አካባቢ ነው መቀመጥ የምወደው። በተቻለኝ መጠን ያን አካባቢ እወደዋለሁ ምክንያቱም ደግሞ አለበለዛ ምን ይሆናል መሰለህ? አሁን ላይ በጣም የሚያባክኑን ነገሮች በስተው አይደለ ወይ ስልኬን እከፍታለሁ ወይ ሶሻል ሚዲያ እከፍታለሁ ከዛ በቃ እሱን ስክሮል እያደረኩ ነው የምውለው ወይ ቲክቶክ ውስጥ ከገባሁማ አለ በጣም ነው ሰአቴን የሚበላብኝ። ስለዚህ በጣም ብክንክን ብዬብነው የምውለው ከዛም አንፃር ከመስኮት ጎን ግን ከሆንኩኝ አንደኛ ትንፋሼንም ለማረጋጋት ይጠቅመኛል ያለውንም ነገር እዛው ላይ ንቁ ሆኜ ለማየትም ይጠቅመኛል። ከእንደዛ ከእንደዛ አንፃር እንደው በተቻለኝ መጠን አንደኛ ምርጫ የሚሆነው ምንድነው? ከመስኮት ጎን መቀመጥ ነው። አመሰግናለሁ

አዎ በተቻለኝ መጠን እንደዛ ለማድረግ እሞክራለሁ። ጥያቄው ምንድነው ሚለው? እንደገና ጥቅም ላይ ማዋል ታደርጋለህ ወይ? ነው ሚለው። ያው ጥያቄውን ሳስተካክለው የተወሰነ መስተካከል ስላለበት እና እኔ ደሞ ሴትም ስለሆንኩኝ እንደገና ጥቅም ላይ ማዋል ትወጃለሽ ወይ? ሚለውን ጥያቄ እየመለስኩኝ እሄዳለሁ ማለት ነው። ብዙም አይደለሁኝም ግን አዎ ማደርጋቸው ነገሮች አሉ ለምሳሌ የውሃ መጠጫ አለ አይደለ የምንገዛበት ፕላስቲኩ? እሱኛውን ለተወሰነ ጊዜ ውሃ አስቀምጥበታለሁ ሁለት ሊትር ምናምን የሚይዘውን ማለት ነው። ከዛ ውጪ ደግሞ ትንሽ ተለቅ ያለ አለ ደግሞ አስር ሊትር ምናምን። እሱን ደግሞ ድርቅ አደረግና አንዳንዴ ስኳር እከትበታለሁ አንዳንዴ ውሃም ምቀዳበት ጊዜ አለ ለማስቀመጫ ማለት ነው። እንደዛ አደርጋለሁ ሌላ ደግሞ ይሄ የማርማላታ እቃ ምናምን ሲሆን ደግሞ እሱን ደግሞ እጥብ አርገን ቡናም እናስቀምጥበታለንግበታለን ማለት ነው ያው የአንዳንዴ ጥቅም ላይ የማናውለው ምንድነው የቅባት እቃ ምናምን ሲሆን ወዲያው ነው የሚጣለው እንደው አንዳንዴ የራፍሱ የቅባት እቃ ራሱ ሆኖ አንዳንዴ ትንንሾች ከሆኑ ቅባት ለመቀነሻ አትሊስት አንዴ እንኳን እንድጠቀምባቸው አደርጋለሁ እንጂ በጣም በቃ አብዛኞቹን ግን ሚጣሉ ነገሮችን ያው ላስቲኮች ሌላ ደግሞ ላስቲኮች ራሱ ገዝቼ አሁን ለምሳሌ እቃ አመጣለሁ አይደለ? እነሱን ላስቲኮች ራሱ የሆነ የሆነ ሰዓት ላይ እንድጠቀምባቸው አደርጋለሁ ማለት ነው። በተቻለኝ መጠን እጠቀምባቸዋለሁ። አሁን ለምሳሌ ድጋሜ የገዛሁባቸውን ጠንከር ያሉ ላስቲኮች ካሉ የሆነ የሆነ እቃ አስቀምጥባቸዋለሁ ትንንሾች ደግሞ ከሆኑ በተቻለኝ መጠን እነሱን ነገሮችም አስተካክዬ እሳት ለማያያዝ አደርገዋለሁ። ለምሳሌ አንዳንዴ ደግሞ ቆሻሻ ለማፈሻ አደርገዋለሁ አንዳንዴ ደግሞ እግሬንም ምናምን ለማጽዳት ስፈልግ እግሬን እታጠብና ፕላስቲኩን ቁጥጥር አደርግበታለሁ ማለት ነው። አንዴ እንኳን ጥቅም ላይ ይውላል ማለት ነው በተቻለ አቅም ስለዚህ የጥያቄው መልስ ሊሆን የሚችለው ምንድነው? እንደገና ጥቅም ላይ ማዋል ታደርጊያለሽ ወይ ነው ሚለው አዎ በተቻለኝ መጠን የተጠቀምኩበትን ነገር ቶሎ ከመጣሌ በፊት ድጋሚ ጥቅም ጥቅም ላይ እንደው ቢያንስ ቢያንስ አንዴ እንኳን ጥቅም ላይ ይውላል ማለት ነው። ለምሳሌ የዘይት ምናምን ከሆነ እሱ ብዙም አልጠቀምበትም ድጋሚ ወዲያው ነው ምጥለው። ለምሳሌ ሌላ ደግሞ የመጣልኝ ምንድነው? ጀሪካኖች አሉ ዲተርጀንት የገዛሁባቸው ሳሙና፣ ላርጎ ምናምን የገዛሁባቸው ካሉ እነሱን እንግዲህ ታጥበው አንዳንዶቹ ውሃ ማስቀመጫ ይሆናሉ አንዳንዶቹ ደግሞ ጸበል ምናምን ቤተክርስቲያን ስንሄድ እናመጣባቸዋለን ምናምን ማለት ነው። እና እንደዛ ነው ምናደርገው በተቻለን መጠን እንጠቀምበታለን ማለት ነው። አመሰግናለሁ!

ልዩ ችሎታ ምንድነው ነው? የሚለው እንግዲህ የኔ ልዩ ችሎታዬ ሊሆን የሚችለው ከሰዎች አንፃር ባየው ሰዎችን በጣም በጣም እታገሳለሁ በቃ በጣም እሱ ነገሬ በጣም ትልቁ ልዩ ነገሬ ነው። ሌላው ደግሞ በጣም ትግስተኛ ነኝ በጣም እታገሳለሁ ሰዎችን እነዚህን ሁለት ነገሮች ያዘልኝ ከዛ ባለፈ ደግሞ ስራ ላይ ከሆነ ደግሞ ሙያ ላይ ከሆነ ደግሞ ምንድነው የማደርገው? ለምሳሌ አሁን ሰዎችን መምራት አንዳንድ ፕሮግራሞች ላይ ሰዎችን የምናዘጋጀው ፕሮግራሞች ላይ ሰዎችን እንመራለን። በቃ በተቻለ መጠን እዛ ላይ ምንድነው የማደርገው? ሰዎች በቃ መምራት እችላለሁ የማያወሩ ሰዎች እንዲያወሩ ማድረግ እችላለሁ። ራሳቸውን እንዲያስተዋውቁ ማድረግ እችላለሁ። እኔንም ስለሚወዱኝ እና ስለሚያከብሩኝ በቃ መድረኮችን በቃ ሃንድል ማድረግ እችላለሁ። ሰዎች እዛ መድረክ ላይ ሀሳባቸውን እንዲገልጹ ማድረግ እችላለሁ ምናምን ምናምን ማለት ነው። አንዱ ችሎታዬ እንግዲህ እሱ ነው እንዳየሁት ከሆነ ማለት ነው። ሰዎችን በደንብ አስተያየት የሚሰጡኝ ትችያለሽ የሚሉኝ እሱ ነው። ሌላው ምንድነው? የድምጽ ስራዎችን መስራት የድምጽ ስራዎችን መስራት እነሱን ነገሮች ሳደርግ በጣም ብዙ ሰዎች በቃ ደስ ነው የሚላቸው ድምፄንም ይወዱታል እና እሱ ነገር ሁለተኛ ነገሬ እሱ ነገር ነው። ሌላው ነገሪ ደግሞ አዳዲስ የተማርኩትኝ ምንድነው? ከኢንፎርሜሽን ቴክኖሎጂ ነው እና ከቴክ ጋር የተያያዘ ትምህርት ነው እሱን ነው የተማርኩት። እና አዳዲስ ቴክኖሎጂዎች ሲመጡ እነሱን ቴክኖሎጂዎች የምፈልጋቸው ቴክኖሎጂዎች ከሆኑ እነሱን የማወቅ እነሱን ራሴን አፕዴት የማድረግ እሱ ሌላኛው ሶስተኛው ክህሎቴ ነው። ሌላው ምንድነው? በቃ በደንብ አሁን ለምሳሌ ጎግል ወርክ ፕሌስ ላይ ያሉትን አፕሊኬሽኖች በደንብ መጠቀም እችላለሁ። በቃ ማለት አዳዲስ የመጡ ነገሮችን እነሱን ነገሮች ቶሎ ከእነሱ ጋር ተለማምጄ ራሴን አለማምጄ ቶሎ ራሴን ወደዛ መስመር ውስጥ መክተት እችላለሁ ማለት ነው። እሱ ራሱ አንድ ሙያዬ ነው። እንግዲህ እስኪ እነዚህ ናቸው ለጊዜው የመጡልኝ ሀሳቤን እስኪሰብሰብ አድርጌ ደግሞ ሌላ የሚመጡልኝ ከሆነ ልክ እንደዚህ አይነት ጥያቄ ሌላ ስለሚጠየቅ እሱ ላይ እመልሳለሁ ማለት ነው። አመሰግናለሁ አሁን

በልጅነቴ በልጅነትህ የምትወደው ጨዋታ ምን ነበረ ነው የሚለው? ያው እኔ መመለስ የምችለው በልጅነቴ የምጭ ጥያቄውን ላስተካክለው። መጀመሪያ በልጅነትህ የምትወደው ጨዋታ ምን ነበረ ነው የሚለው? እኔ ሴት ስለሆንኩኝ ጥያቄው ሊሆን የሚገባው ምንድነው? በልጅነትሽ የምትወጂው ጨዋታ ምን ነበረ ተብሎ ነው ልጠየቅ የምችለው። እኔ ልጅ ሆኜ በጣም የምወደው ጨዋታ ኳስ ነበረ። ኳስም እኛ ስናደርግ ያን ያህል ነበረ ሴቶች ብዙም አይጫወቱም ነበር። እና የሴቶች የራሳችን የራሳችን የሆነ ግሩፕ የለንም ግን ከወንዶች ጋር ተቀላቅለን እንጫወት ነበረ። እሱ ነገር ደስ ይለኛል። ኳስ ስጀምር ትዝ ይለኛል። ምናልባት ሁለተኛ ክፍል ምናምን ሆኜ ይመስለኛል። እና አዳራሽ አለን እና ከአዳራሹ ጀርባ ወይ አንደኛ ክፍል ልሁን ሁለተኛ ክፍል ልሁን ትዝ አይለኝም። ከአዳራሹ ጀርባ አንድ ጓደኛ ነበረችኝ ሰላም የምትባል ፀጉሯ ረጅም የሆነች ልጅ ነች አልረሳትም። እና እሷ ትዝ ትለኛለች እና። ሴቶች ብቻ ተጫውተናል እሱ ትዝ አይለኝም። በደንብ ግን ብቻ ከእነሱ ጋር ስጫወት ትዝ ይለኛል። ከዛ በኋላ ደግሞ ወንዶች ነው የሚጫወቱት ኳስ እና። ወንዶች ሲጫወቱ ሰው ከጎደለባቸው እኔን ያስገቡኛል ማለት ነው። በዛ ሰዓት በቃ ደስ ብሎኝ ነው የምጫወተው። ሌላው ደግሞ ምንድነው? ወንዶች ራሱ ከሌሎች ክላሶች ጋር ይጫወቱ ነበር። ቅልልቦሽ ምናምን ምናምን ሲጫወቱ እኔ ሀሳቤን የማደርገው በቃ ኳሱ ላይ ነው እና ኳሱን እያየሁ ምናምን እደግፋቸዋለሁ ማለት ነው። ለኳስ በጣም ልዩ ፍቅር ነበረኝ ድሮ። ከዛ ደግሞ ሌላ የማልረሳው የምጫወተው ጫወታ። ሌባ ፖሊስ የፊልም አይነት በቃ ሌባና አክተር አይነት ጨዋታ እጫወት ነበር። ከአንድ ጓደኛዬ ጋር በሚገርም ሁኔታ እሷ አሁን ላይ አንተዋወቅም ማለት እኔ አቃታለሁ ድሮ። እጫወት ስለነበረ ከእሷ ጋር አሁን ግን እሷ ግን የምታስታውሰኝ አይመስለኝም። ከእሷ ጋር እንደዛ ስናደርግ አሁን እሷ የፊልም አክተር ሆናለች በጣም በሚገርም ሁኔታ። ሌላ ደግሞ ሌባና ፖሊስ አባሮሽ አባሮሽ እንኳን ብዙም አልወድም ግን ተጫውቻለሁ በቃ። ሲዞ። ቃጤ ቃጤ በጣም ብዙ አይነቶች ጨዋታዎች ነበሩ ድሮ በስመአብ ደስ ሲል ሌባና ፖሊስ። በቃ ብዙ ጨዋታዎችን ሞክሬያለሁ ተጫውቻለሁ። ግን በጣም የምወደው ጨዋታ የነበረው በቃ ከምንም ነገር በላይ አንደኛ ወደው የነበረው ጨዋታ እግር ኳስ ነበረ። ያው ስምንተኛ ክፍል እስክገባ ድረስ እግር ኳስ በደንብ ተጫውቻለሁ። ይሄንን ነው ማለት የምችለው እንግዲህ አመሰግናለሁ

በአካባቢዎ ድልድይ አለ ወይ? ነው ሚለው። እኔ በእኔ አካባቢ እኔ በምኖርበት አካባቢ አዎ አለ። ድልድይ አለ አንድ ትንሽ ከእኛ ሰፈር እንደወጣን ትቦ አለ። ስለዚህ እሱ ላይ እሱን የምንተላለፍበት የተካበደ ይሄ ትልቅ የሚባል ድልድይ አይደለም። ግን እሱን ምንሻገርበት አንድ ድልድይ አለ። ሌላ ደግሞ አዎ የተወሰነ ሌላም ቦታ ደግሞ አለ። ትንሽም ሰፈር አለፍ እንዳልኩኝ ትንሽም አለ ድልድይ። ከዛ ደግሞ አንድ ታክሲ እንደሄድኩኝ ነገር ድልድይ አለ ሌላ መሻገሪያ ማለት ነው ይሄ በላይ የሚሰራ ደረጃ ተሰርቶለት ከአስፓልት ከመኪና በላይ የሚታለፍ አለ አይደለ እሱም ድልድይ አለ። ግን ትንሽ ራቅ ይላል ከእኛ ሰፈር አንድ ታክሲ ምናምን ሄደን ነው እሱን ከጀርመን አደባባይ አልፈን እሱን እናገኘዋለን። ያው እሱም ድልድይ ስለሆነ ማለት ነው። ግን እኔ እሱን ድልይ በጣም ነው ምፈራው። ምክንያቱም ከላይ ስለሆነ ምናልፈው ወደ ታች ዝቅ ብዬ ጭራሽ ነው ማላየው በቃ በጣም ጭራሽ እና እስክወርድ ድረስ በቃ ጭንቀት ነው። እንደውም በፊት አልዳፈርም ነበር በጣም ከመፍራት የተነሳ። አሁን አሁን ግን በቃ መሻገርም ስላለብኝ ቀስ ብዬ ተረጋግቼ እራሴን አረጋግቼ እሻገራለሁ ማለት ነው። እንጂ በጣም ነው ሚከብደኝ እንደሱ አይነት ድልድይ አልዳፈርም። እንደውም ብዙ ጊዜ አርሴማ ስሄድ በሱ ድልድይ ነበር የምንሄደው እና አሁን ግን ደስ የሚለው በቃ የአርሴማ መንገድ ተስተካክሎ ግዴታ እሱን ድልድይ የመሻገር ግዴታ የለብኝም እና በቃ ደስ ብሎኝ ነው ማልፈው እሱን ነገር ማለት ነው እና ለጥያቄ መልስ ሊሆን የሚችለው ምንድነው? በአካባቢዎ ድልድይ አለ ወይ ለሚለው ጥያቄ አዎ አለ አንድ ሁለት ሶስት አራት ድልድዮች አሉ። ራቅ ራቅ ራቅ ቢሉም ማለት ነው። ቅርብ ቦታ ግን ልክ ከእኛ ሰፈር ልክ ከእኛ ሰፈር መውጫ ጋ አንድ ድርልድይ አለ ከልጅነቴ ጀምሮ የተሰራ ማውቀው ማለት ነው። እንደውም አንድ አጋጣሚ ልንገርክ። ከእሱ ጋ የተገናኘ። እሱ ድልድይ እየተሰራ እኔ በጣም ህፃን ልጅ ነበርኩኝ እና ክርስትና እናቴን ልሸኝ ወጣሁኝ ማለት ነው አብሬያት ከዛ ምን ቢሆን ጥሩ ነው ልክ ከሷ ጋ እየሄድኩኝ እያለ ረዘም ያለ መንገድ ሄዳለች እሷ በቃ ማለት እኔ ከኋላዋ ወድቄያለሁ ቱቦ ውስጥ ገብቻለሁ። እሷ ግን አላየችኝም በቃ ዝም ብላ ነበር የምትሄደው እና እሱን አልረሳውም። አንዴ ደግሞ በጣም ልጅ ሆኜ እሱ ድልድዩ ጋ እየተሻገርን ይሁን ምን ይሁን አላስታውስም ግን አንድ ጫማዬ ገባብኝ እና ያለቀስኩትን ለቅሶ አልረሳውም ማለት ነው። ይሄንን በዛው ልንገርህ ብዬ ነው። ለተጠየኩት ጥያቄ በአካባቢሽ ድልድይ አለ ወይ? ለሚለው ጥያቄ አዎ ድልድይ አለ ነው መልሴ። እጅግ አድርጌ አመሰግናለሁ!

በእግርህ ምን ያህል ያህል ርቀት መሄድ ትችላለህ የሚል ጥያቄ ነው የመጣልኝ እኔ ሴት ስለሆንኩኝ ጥያቄው ሊሆን የሚገባው ምናልባት ካገዘህ ብዬ ነው። ጥያቄው ሊሆን የሚችል የሚገባው በእግርሽ ምን ያህል ርቀት መሄድ ትችያለሽ ነው? በጣም በሚገርም ሁኔታ ብዙም ጎበዝ የሆንኩኝ አይመስለኝም ነበረ። ማለት በቃ ብቻዬን ከሆንኩኝ በጣም ከዚች እስከ ታክሲ በቃ ታክሲ እስከምወጣበት ድረስ እሄዳለሁ ከዛ በኋላ ሌላውን መንገዴን መሄድ የምፈልገው በታክሲ ነው። ብዙም አቅም የለኝም ቶሎ ነው የሚደክመኝ ምናምን ማለት ነው። ግን እኔ በጣም የገረመኝ አንድ ሁለት ቀናቶች በዚህ አመት ያከናወንኩት ነገር በጣም ረጅም የሚባል ርቀት ከጓደኛዬ ጋር ከሜክሲኮ አይደለም ከቦሌ እስከ ሜክሲኮ ድረስ መጥቻለሁ። በቃ በጣም የገረመኝ ፓርት ማለት ነው እሱ አንድ ሰዓት ምናምን ነው የፈጀብኝ። ከዛ ደግሞ ርቀቱን በማይል አላውቀውም ወይ በኪሎ ሜትር አላውቀውም ይቅርታ። ከዛ ደግሞ በጣም የገረመኝ በጣም ረጅም መንገድ ሁላችንም ጓደኛማማቾች ሆነን ነውና። የድካምን ጥግ በቃ ልነግራችሁ አልችልም በቃ። መዳረሻችን ጋር እስክንዳረስ ድረስ ደግሞ መጨረሻ ላይ የሄድንበት መንገድ ታክሲ ምንም አልነበረውም እና በአዲስ መንገድ ነበር የሄድነውና። በስማአም መጨረሻ እስክደርስ ድረስ እንዴት እንደደከመኝ ልነግርህ አልችልም። እና ርቀቱ ደግሞ ሁለት ሰዓት ከምናምን እንግዲህ በቀስ እያለን ነው እየተራመድን የነበረው። የወጣነው ስንት ሰዓት መሰለህ አስር ሰዓት ተኩል አካባቢ ወጣን። ሁለት ሰዓት አካባቢ መዳረሻችን ላይ ደረስን ማለት ነው። አይ ሁለት ሰዓት አይደለም። አንድ ሰዓት አካባቢ ደረስን ማለት ነው። ቢያንስ የሁለት ሰዓት ተኩል መንገድ አካባቢ ተጉዘናል ማለት ነው። በጣም ነበር የደከመኝ በማግስቱ እንደው የምነሳ ራሱን የምነቃ ሁሉ አልመሰለኝም ነበረ ግን በጣም በሚገርም ሁኔታ። ኢነርጂ ሞልቶ ምንም ሳይደክመኝ እግሬን ሁላ አሞኝ ሆይ ነበር የዛን ቀን ግን እግሬ ሁላ ምንም ሳይሆን በማግስቱ በቃ ተንቀሳቅሻለሁ በጣም የሚገርመኝ እሱ ነው። እና ሁለት ጊዜ አስገራሚ ጉዞዎች አድርጌያለሁ በዚህ አመት ከዛ በተረፈ ግን በቃ አጫጭር ርቀት ነው በእግሬ የሚሄደው። ምናልባት ከዚህ ቤተ ክርስቲያን ሊሆን ይችላል። ከዚህ ኡራኤል ከዚህ በተክ ሞርቆሪዮስ ከዚህ ኪዳነ ምህረት ከዚህ ገብርኤል ገብርኤል ሲሄድ እንደውም እንደውም የታክሲ መንገድ ስላለው በታክሲ ነው በጣም የሚሄደው ብዙ ጊዜ ማለት ነው። እንጂ በእግሬ ብዙም አልዳፈርም እንደውም ወክ ብጀምር በጣም እመኛለሁ። ምክንያቱም አንድ ጓደኛዬ እየነገረችኝ ነበረ ስለ ወክ ጥቅም እና እሱን እንደውም ተግባራዊ ማድረግ ብጀምር እያልኩ እያሰብኩኝ ነው። እንጂ መሄድ ምን ያህል ርቀት መሄድ ትችላለህ ነው የሚለው እንደው እንግዲህ ቅድም እንደነገርኩህ ሁለት ትልልቅ የተጓዝኳቸው ጉዞዎች አሉ። ከዛ ውጪ ደግሞ እንግዲህ አልጓዝም አልጓዝም ማለት ነው። በተቻለን መጠን በቃ አጨጭር እርቀቶችን ነው የምጓዘው። አመሰግናለሁ

እህል መፍጨት ታውቃለህ ወይ ነው የሚለው? ሴት ስለሆንኩኝ እኔ እህል መፍጨት ታውቂያለሽ ወይ ተብሎ ነው መጠየቅ ያለበት እህል መፍጨት። አላውቅም የሚገርመው ነገር ግን አያለሁ ሲፈጭ እንዴት እንደሆነ አይቼ አውቃለሁ። ለምሳሌ በቆሎ ለቂንጬ ስንዴ ለቅንጬነት ብቅል ብቅል ራሱ ይፈጫሉ ቤትና እናቴ ትፈጭ ነበረ። በፊት አሁን አሁን ባትፈጭም በፊት ግን ትፈጭ ነበረ። መፍጫው ደግሞ እንዴት ነው የሆነ ትልልቅዬ ድንጋይ ነው ሁለት ድንጋይ ያለው። አንዱ ድንጋይ ከስር የሚደረግ ነው። ትልቁ ሁለተኛው ድንጋይ ደግሞ አነስ ያለች ነገር ነች። እና ከላይ እህሉ ይቀመጣል። ከዛ እህሉ ተቀምጦ በድንጋዩ ትንሿ ድንጋይ እህሉ ላይ ትሆንና ከዛ እየተፈጨ ከዛ ደግሞ የደቀቀው ደረጃ የደረሰው ወደ ስር እየወረደ ያልደቀቀው ደግሞ ወደ ላይ የተደረገ ነው። የሚፈጨው እንግዲህ እንጂ በደንብ እኔ ፈጭቼ እኔ ልምድ ኖሮኝ ምናምን አላውቅም። ሌላው ደግሞ ጉልበታችንን በርከክ አድርገን ነው የሚፈጨው። እንግዲህ ይሄንን ይመስላል። እንጂ እኔ ራሴ ፈጭቼ ምናምን አላውቅም። ግን ታውቂያለሽ ወይ ስለሚል ጥያቄው ምናልባት ሲፈጨተሽ አይተሽ ታውቂያለሽ ወይ የሚሆን ከሆነ? አዎ ሲፈጭ በደንብ እኛ ቤት እናቴ ትፈጭ ነበረ። ክርስትና እናቴ ቤትም በደንብ እንደውም እቃው አላቸው ክርስትና እናቴ ቤትማ እና አለ እዛ ቤት። ቤት ግን እኔ ራሴ ግን ፈጭቼ አላውቅም። ነው መልሴ አመሰግናለሁ።

ምን አዲስ ነገር መማር ትፈልጋለህ ነው የሚለው? አሁን ላይ ቴክ ከቴክ ጋር በተያያዘ ኤአይ ጋር በተያያዘ ብዙ ኮርሶችን እየወሰድኩ ነው ያለሁት ዲጂታል ማርኬቲንግ። እነዚህ አሁን ላይ የምወስደው ኤአይ ዲጂታል ማርኬቲንግ ነው በብዛት ማለት ነው ከቴክ የተያያዙ ኮርሶችን ነው እየወሰድኩኝ ያለሁትኝ። ምን አዲስ ነገር መማር ትፈልጋለህ ስላልከኝ ማለት ነው ግን ጥያቄው መሆን ያለበት እኔ ሴት ስለሆንኩኝ ምን አዲስ ነገር መማር ትፈልጊያለሽ ነው? መሆን ያለበት ያው እኔ የምማረው ከቴክ የተያያዘ ኮርሶችን ነው እየወሰድኩኝ ያለሁት። ኤአይ ዲጂታል ማርኬቲንግ ኦልሞስት አልቋል ፈተናውን የቀረኝ ኤአይም አንድ ሁለት አንድ ጨርሻለሁ አንድ ደግሞ ጀምሬያለሁ ማለት ነው። ሌላው የዩቲዩብ አውቶሜሽን ኮርሶችን ለመውሰድ እያሰብኩኝ ያለሁት እሱ ላይም በደንብ መስራት ስለምፈልግ ማለት ነው። ከ በራሴ ቮይስ ስቶሪዎችን ዲቨሎፕ ማድረግ እፈልጋለሁ ከኤአይ ጋር በመተጋገዝ ማለት ነው። ሌላው ደግሞ ማድረግ የምፈልገው ምንድነው? በቃ ከኒውሮ ሳይንስ ጋር በተያያዘ ኮሶችን በደንብ በቃ ሲሪየስ የሆኑ ኮርሶችን ወስጄ ወደ ገንዘብ መቀየር እፈልጋለሁ ማለት ነው። እነሱንም ስለዚህ በቃ ምን አዲስ ነገር መማር ትፈልጊያለች ለሚለው ጥያቄ። ከኤአይ ጋር የተገናኘ ትምህርቶችን ተምሬ እንዲሁም ደግሞ ከቴኬ የተያያዘ እነዚህ ነገሮች ዲቨሎፕ ካረኩ በኋላ። ዩቲዩብ ላይ አውቶሜሽን ስራ መጀመር ከዛ ባለፈ ደግሞ ኒውሮ ሳይንስ በቃ በደንብ ኮርሶችን የማገኝበት አፈጣሚ ካለ የሰው ጭንቅላት እንዴት ነው የሚሰራው? የሰው ማይንድ እንዴት ነው የሚሰራው የሚለውን ነገር በደንብ የሰው ሲስተም እንዴት ነው የሚሰራው የሚለውን ነገር? ከኒውሮን ከሲናፕስ በቃ ከእነዚህ ጋር የተያዙ ዲቴል የሆኑ እውቀቶችን አግኝቼ። ሰዎችን ማሰልጠን ሰዎችን ማስተማር ለሰዎች መድረስ ሰዎች ምን ያህል አቅም አላቸው የሚለውን ነገር እንዲያውቁና እንዲገነዘቡ ማድረግ ሰዎች በጣም ብዙ አቅም አላቸው በቃ በጣም በሚገርም ሁኔታ ማለት ነው። እሱን ማሳየት እፈልጋለሁ የሰው ልጅ በጣም ብዙ አቅም አለው እሱን አቅሙን እየተጠቀመ እንዳልሆነ በጣም ከእኔ ጭምር ማለት ነው። አሁን ብዙ ነገር መስራት እችላለሁ ግን እየሰራሁበት አይደለም ያለሁት። ብዙ አቅም አለኝ ግን አቅሜን እየተጠቀምኩኝ አይደለም ያለሁት። ስለዚህ ከዛ ጋርም የተያያዙ ነገሮችን ማድረግ እፈልጋለሁ ማለት ነው። እንግዲህ ይሄንን ይመስላል የሰው ልጅ። ከዛ በኋላ ደግሞ ምን ማድረግ እፈልጋለሁ? እነዛን የተማርኳቸውን ትምህርቶች በኮርስ መልኩ አዘጋጀና መሸጥ እፈልጋለሁ ማለት ነው። ሌሎችም ኮርሶች አሉ አንዳንድ በጣም ኢምፖርታንት የሚባሉ ለዩቲዩብ የሚጠቅሙኝ ግራፊክስ ጋር የተገናኙ ኮርሶች አሉ። አሁን ለምሳሌ ቴብለርስ መስራት መማር እፈልጋለሁ በካንቫ። ኤዲቲንግ ቪዲዮ ኤዲቲንግ መማር እፈልጋለሁ። አሁን ዲስ ይሄንን ወር በጣም ቸክዬ እነሱን ነገሮች ማስተካከል ነው የምፈልገው። ከዛ በኋላ ደግሞ በቃ የተለያዩ ነገሮችን እያደረኩኝ ህይወቴን መቀየር እፈልጋለሁ። እግዚአብሔር ይርዳኝና በቃ በደንብ አሁን በጣም እውቀቴን በደንብ አስተካክዬ በደንብ አድሼ በጣም በቃ ቸክዬ ሰርቼ ህይወቴ ተስተካክሎ ማየት እፈልጋለሁ። ራሴን ማየት እፈልጋለሁ። እና ይሄ ነው እንግዲህ ከእኔ ጋር ያለው ምን አዲስ ነገር መማር ትፈልጋለህ ለሚለው ጥያቄ። አዲስ ነገር መማር የምፈልገው ከአእምሮ ጋር የተያያዙ ትምህርቶችን ነው። ይሄንን ለማለት ነው በቃ እጅግ አድርጌ አመሰግናለሁ። አዲስ ነገር ካለኝ ደግሞ እካፍልሃለሁ። ታንኪው

ከገሩቤቶች ጋር ጥሩ ግንኙነት አለህ ወይ ነው ሚለው? ወይ በቃ በጣም በጣም እግዚአብሔር ይመስገን የምኖረው እዛው ሰፈሬ ውስጥ ነው። ማለት እዛው ሰፈሬ ውስጥ ማለት። መጀመሪያ ጥያቄውን ላስተካከል ከጎረቤቶችሽ ጋር ሴት ስለሆንኩኝ ማለት ነው ጥያቄው የሚለው ከጎረቤቶችሽ ጋር ጥሩ ግንኙነት አለህ ሆይ ነው? እኔ ሴት ስለሆንኩኝ ከገወረቤቶችሽ ጋር ጥሩ ግንኙነት አለሽ ወይ ተብዬ ነው መጠየቅ ያለብኝ። ለመመለስ ያህል ከጎረቤቶቼ ጋር አዎ እግዚአብሔር ይመስገን በጣም መልካም የሆነ ግንኙነት ነው ያለኝ። በጣም በቃ ከልጅነቴ ጀምሮ ነው የማውቃቸው እና በጣም ተከባብረን ነው በጣም ነው የሚያከብሩኝ። ጨዋ እንደሆንኩ ነው ሚነገሩኝ። በቃ በሰላም ነው የምላቸው ሁሉንም ሳገኛቸው ወጣቱንም ትልቁንም ማለት ነው ተከባብረን ነው ምንኖረው እግዚአብሔር ይመስገን። ከዛ በተረፈ በቃ በቃ በጣም ጥሩ ግንኙነት በጣም ብዙ ነገር ተምሬያለሁ። ያው እዚህ ሰፈር መቀጠል መቀጠል የማልፈልግባቸው ብዙ ነገሮች አሉ በነገራችን ላይ እሱን አስረዳሃለሁ ግን። ስለ ጎረቤቴ ስለጠየቀከኝ በጣም በጣም ጥሩ ግንኙነት ነው ያለኝ። እግዚአብሔር ይመስገን ከዛ በተረፈ አንድ ነገር ላካፍልህ። የክርስትና እናት አለችኝ እና እነሱም ቅርብ ናቸው ጎረቤቶቼ ናቸው። እነሱ ግን በቃ ትንሽ ለህይወቴ ከበድ ያለ ነገር እያደረጉብኝ ያሉ ናቸው እና። ከእነሱ ጋር ትንሽ ይከብዳል ትንሽ ብቻ ሳይሆን። በቃ ጫናም ስለሚያብዙብኝ። ስራዬንም እንድሰራ እየረዱኝ ስላልሆነ። በቃ ስለራሳቸው ብቻ ነው ሚያስቡት እና ከእነሱ ጋር ስቲል ጥሩ ግንኙነት ላይ ያለኝ ግን እኔ በእነሱ ምክንያት እዚህ ሰፈር መኖር አልፈልግም ማለት ነው። ከዚህ ሰፈር መውጣት እፈልጋለሁ በእነሱ ምክንያት። ግን ከሌላ ጎረቤት ጋር በስማም አዳዲስ የመጡ ራሱ አሁን አዲስ ቤት እየሰሩ ያሉ ሰዎች አሉና። እናቴ ጋርማ በቃ በስማም በጣም ሰላም ናቸው። ከእኔ ጋርም ጭምር ማለት ነው እና። ምን ለማለት ነው ለጥያቄው መልስ የሚሆነው ከጎረቤቶችሽ ጋር ጥሩ ግንኙነት አለሽ ወይ ለሚለው ጥያቄ አዎ በሚገባ። መልካም ግንኙነት ነው ያለን ጥሩ ሰላምታ አለን። ትልልቆቹ መላክ ካለብኝ እላካለሁ። የሆነ ገንዘብ ሳገኝ ለትልልቆቹ ሰፖርት አደርጋለሁ በተቻለኝ መጠን የምችለው ድረስ አደርጋለሁ ማለት ነው። ስለዚህ ከጎረቤቶችሽ ጋር ጥሩ ግንኙነት አለሽ ወይ? ለሚለው ጥያቄ አዎ አለኝ እግዚአብሔርን ይመስገን። በጣም መልካም የሆነ ግንኙነት አለኝ። የቻልኩትን ያህል ማድረግ እስከምችለው ድረስ እየተጓዝኩ ነው ያለሁት ከእነሱ ጋር። እግዚአብሔርን መስገን አመሰግናለሁ

የስራ ግምገማ አደርግሃለሁኝ ነው የሚለው። አዎ ራሴ ላይ በደንብ ደግሞ ከራሴ ጋር በተያያዘ አሁን ላይ በቃ በደንብ ራሴን እየገመገምኩ ነው ያለሁትኝ። እና ብዙ ጊዜ ስራ ቦታ ላይ እኔ የማይመለከተኝ ስራዎች ላይ ጊዜ ሳጠፋ አሁን አንድ የሚቆጭ ነገር ልንገርክ። አንድ አፕሊኬሽን ነበረ እዛ ላይ ተመዝግቤ ነበረ ምናምን እና ለስራ አንድ ስራ ደግሞ ከኢቨንት ጋር የተያያዘ ስራ ነበረኝ። እሱ ላይ በጣም ጊዜን በጣም አባክኜ ያኛውን ስራ ሳልሰራ ዛሬ እየተከፈላቸው ነው ያሉት ያንን ስራ የሰሩት ሰዎች። በእንደዚህ በእንደዚህ አይነት ምክንያት በጣም ብዙ ዌስት የሆነ ጊዜዎች አሉኝ። እና እነሱ ነገሮች በደንብ ማስተካከል እፈልጋለሁ በቃ በደንብ ማለት ነው። በተቻለኝ መጠን በቃ የተቻለኝን ሁሉ መንገድ ተጉዤ በቃ ማስተካከል የምፈልገው ነገር ቢኖር እሱ ነው። ለምን እንደዛ ሆነ ምናምን አላውቅም። ግን በጣም ራሴን የማያስፈልጉ ኢነርጂን የማያስፈልጉ ነገሮች ላይ ሳባክን የማገኝበት ጊዜ በጣም ብዙ ነው። በይሉኝታ የማደርጋቸው ነገሮች በጣም ብዙ ናቸው። እና ከዚህ በኋላ ግን በቃ ጠንካር ብዬ ራሴንም ቤተሰቦቼንም የሚቀይር ነገር ላይ ነው ማተኮር የምፈልገው። እና እግዚአብሔር ይርዳኝ እንግዲህ መድኃኒዓለም ይርዳኝ በቃ እሱ ላይ መቸከል ነው ያለብኝ። የስራ ግምገማ አድርገህ አዎ ሳየው ምንም በቃ ውጤት ያለው ስራ እየሰራው አይደለም ያለሁት። በቃ ምንም ማለት ነው። ስለዚህ እግዚአብሔር አምላክ ደግሞ በቃ ጊዜዬን በደንብ መዳድቤ ጊዜዬን በደንብ በቻልኩት መጠን ኦርጋናይዝ አድርጌ መስራት ነው የምፈልገው። ብዙ አቅም እያለኝ እውቀት እያለኝ አሁን ላይ ቴክኖሎጂውን የምጠቀምበት ማቴሪያል እያለኝ አሁን ግን በቃ በብዙ ምክንያቶች። በቃ ስኬታማ እየሆንኩኝ አይደለም ያለሁትኝ እና እሱን ነገር ማስተካከል ነው የምፈልገው። እሱን ነገር ወደ ላይ መውጣት ነው የምፈልገው። እሱን ነገር በቃ እንዲስተካከል ነው የምፈልገው። ስለዚህ የስራ ግምገማ ታደርጋለህ ወይ ለሚለው ጥያቄ? አዎ አደርጋለሁ። ራሴንም ስገመግመው ምንድነው? ያገኘሁትኝ በቃ ውጤታማ እንዳልሆንኩኝ ነው ያገኘሁትኝ። በቃ በብዙ መንገር የሆነ ነገር ጀምራላሁ አቆማለሁ የሆነ ፕላን አደርጋለሁ አቆማለሁ። የሚገራርሙ አውትካሞች እኮ ማውጣት እችላለሁ ግን በዛ ነገር በጣም ጠንክሬ የተሻለ ነገር መስራት አልቻልኩትም እውነት ለመናገር ማለት ነው። ስለዚህ አሁንም ጠንክሬ ስለዚህ አሁንም የቻልኩትን ያህል አቅሜን አጠንክሬ እንግዲህ የእግዚአብሔር አምላክ ይርዳኝና በዚህኛውም ስራ ጥሩ ስኬት ማስመዝገብ ነው የምፈልገው። ዛሬና ነገር በቃ ወጥሬ ሰርቼ የተሻለ ነገር ማምጣት እፈልጋለሁ አሁንም ማለት ነው። ስለዚህ ራሴን እየገመገምኩኝ ያለሁት ራሴን በየጊዜው የት ነው ያለሁትኝ? በየጊዜው የፍሬ አቅም ይሄ ብቻ ነው ወይ? ይሄን ብቻ ነው ወይ? መስራት የምትችይው እያልኩኝ እያየሁ እየገመገምኩኝ ነው ያለሁትኝ። እና በዛ ግምገማ መሰረት ደግሞ በቃ ያለሁበት ደረጃ በቃ አቅም እያለኝ ጉልበት እያለኝ እውቀት እያለኝ ብዙ ነገር እያለኝ ግን ጥሩ ደረጃ አይደለም ያለሁትኝ። በቃ በጣም በሚገርም ሁኔታ ማለት ነው። በጣም እጅግ አድርጌ አመሰግናለሁ። በቃ ይሄንን ይመስላል አመሰግናለሁ በሌላ ስራ ደግሞ እንገናኛለን

በመሬት ላይ መቀመጥ ታመቻለሁ ወይ ነው የሚለው? ጥያቄው ሲስተካከል ሴትም ስለሆንኩኝ በመሬት ላይ መቀመጥ ትችያለሽ ወይ ወይ ይመችሻል ወይ ነው የሚለው ማለት ነው። ለጥያቄው በሞደር ስም በጣም በጣም ነው ደስ የሚለኝ እንደውም አብዛኛውን ጊዜ ወንበር ላይ ከምቀመጥ መሬት ላይ መቀመጥ ነው የሚቀናኝ። እሱም በቃ ብዙ ጊዜ ስኬታማ ሆኜ ነገሮችን በጣም ካልሞኘኝ ሳደርግ አየዋለሁ መሬት ላይ ሆኜ ብዙ ነገሮችን ስሰራ ስለዚህ በደንብ ነው የሚመቸኝ በደንብ ማለት ነው። ሁላ መሬት ነው የምተኛው ሁላ ምክንያቱም በቃ ደስ ብሎ የምሰራውን ስራም እንደዚህ ተነስቼ ለመስራትም ቀላል ነው። ላፕቶፕም በደንብ ቻርጀሮቼንም ሰፋቅጄ ላፕቶፕም ለመጠቀም ስልኬንም ለመጠቀም በጣም ኢዚ ነው። ስለዚህ በጣም ተመችቶኝ የምሰራው ስራ እንደውም ወንበር ላይ አልጋ ላይ ከምቀመጥ መሬት ላይ የምቀመጠው ነገር ነው እና ከሳይንስም አንፃር በጣም ብዙ ጥቅሞች እንዳሉት አውቃለሁ። እንደውም የጃፓኖች ልምድ አለ መሬት ላይ ተጠቅምተው ነው ምግባቸውን የሚመገቡት ምናምን። መሬት ላይ እኛ ደግሞ በደንብ ስንቀመጥ ኔጌቲቭ የሚባሉ ኢነርጂዎችን ያጠራቀምናቸውን ኢነርጂዎች ምናምን ለማስወገድም በጣም ይጠቅመናልና እና ከመሬት ጋር አታችመንቴ በደንብ እንዲበዛልኝ እፈልጋለሁ። እንደውም በደንብ በእግሬ መራመድን በእግሬ ብዙ ቦታ መሄድን በባዶ እግሬ ማለት ነው። እሱን ነገር መለማመን እፈልጋለሁ ስለዚህ በመሬት ላይ መቀመጥ ይመችሃሉ ያው በደንብ ነው የሚመቸኝ። የቤተክርስቲያን ምናምን ሲሄድ ወንበር የማይኖርባቸው አጋጣሚዎች በቃ እኔ መሬት ውጭ ነው የምለው በቃ ደስ ብሎኝ ማለት ነው። እንደውም ቤተክርስቲያን ብዙ ጊዜ አዳር ፕሮግራም አለ አሁን ለምሳሌ ለገና ለፋሲካ ምናምን አደርግ ፕሮግራም እንሄዳለን። የዛኔ በቃ የምትቀመጠው መሬት ነው። ከዛ ባለፈ ደግሞ የ ቸርች አለ አይደለ አሁን ለምሳሌ ቅዳሴ የፍልሰታም ቅዳሴ ትኖራለች የፍልሰታን ሳስቀድስ ምናምን እያስቀደስኩኝ ሰዓት መሬት ነው የምቀመጠው በቃ ደስ ነው የሚለው። በቃ መሬት መቀመጥ ከእውነት በቃ ደስ ነው የሚለው እኔ አሁን በርሌ ከመቀመጥ ከምትለኝ ወይ መሪክ እንቅምቅ እንደውም አንዴ ጓደኛዬ ወለደችና ልንጠይቃት ሄድን ማለት ነው። እና በቃ እንደ የገባሁት ጫማዬን አወላልቄ ምናምን ምንጣፉ ሄጄ ቁጭ ነው ያልኩትኝ እና። እስካሁን ፎቶ ሁላ አለኝ አንድ ጓደኛዬ አንስታኛለች እና ፎቶ በቃ እስካሁን ፎቶ ሁላ አለኝ እሱ ማለት ነው። እና በቃ ደስ ነው የሚለው በቃ ደስ ብሎኝ የማደርገው ነገር ቢኖር መሬት ላይ መቀመጥ ነው። በጣም ኢንጆይ ነው የማደርግበት ደስ ብሎኝ ነው የማደርገው በጣም ነው የምወደው መሬትን ከዛ ከዛ ጋር የተገናኘ ማለት ነው። እንደዚህ ይመስላል እንግዲህ እጅግ አድርጌ አመሰግናለሁ። ሌላ አዲስ ነገር ካለ ሌላ ጥያቄ ካለ ደግሞ እቀበላለሁ። አመሰግናለሁ።

የምትወደው ሬስቶራንት የት ነው ነው የሚለው እንግዲህ አሁን ሴት ስለሆንኩኝ እኔ የምትወጂው ሬስቶራንት የት ነው ተብዬ ነው የምጠየቀው የምወደው ሬስቶራንት እና ብዙ ጊዜ የምቀመጥበት ሬስቶራንት ብዙም የሬስቶራንት ተጠቃሚ አይደለሁም እውነት ለመናገር። ማለት በቃ የሆነ ቦታ እንገናኛለን ከጓደኞቼ ጋር ያው መብለት ያለብንን ምግብ ቶሎ በልተን እንወጣለን። ከዛ ወይ ካፌ ወይ የሆነ ቦታ ቁጭ ብለን ነው የምንወጣው ግን ዳግሞ አሁን ላይ ሬስቶታንቶች አሉ በየቦታው እና በቃ በጣም ሰላም የሚሰጥ እኔ የመጀመሪያ የገባው ቀን መጀመሪያ ማስታወቂያው በጣም አየው ነበር። ራሱ ነበር ማስታወቂያውን የሚያሳየው። የማን ያዟወል ሬስቶራንት እና ቦሌ አካባቢ ነበር የሚገኘው። በቃ ሁሌ ሳየው ወይኔ እዚህ ቦታ ብሄድ ምናምን ምናምን እል ነበር እና በቃ የሆነ ጊዜ ከጓደኛዬ ጋር በቃ ለምን አንሂድ ምናምን ተባብለን እዛ ተቀጣጠርን ማለት ነው። እና በቃ ያለው ሰላም ያለው ደስ የሚል ነገር ያለው ፍቅር በቃ ደስ ነው የሚለው የመጨረሻ ብታይና በቃ ደስ ብሎሽ ነው ነገሮችን የምታደርጊ ምናምን ምግባቸው በቃ በጣም እንትን ነው። በጣም ኦርጋኒክ ነው በቃ። አትክልቶችን ይጠቀማሉ፣ ለጤና ጥቅም ያላቸው ነገሮች ይጠቀማሉ፣ ደግሞ ምግባቸውን የሚያመጡት ከ አሁን ለምሳሌ አቮካዶ ምናምን ከሆነ ከአርባ ምንጭ ነው የሚያመጡት እና ልጁም የአርባ ምንጭ ልጅ ነው በጣም ተፈጥሮን ያደንቃል። በደንብ ተጠንቅቀው ነው የሚሰሩት ምግባቸው ነው እና ምግባቸው ብቻ ሳይሆን እዛ ቦታ ላይ ስትቀመጥ የሚኖረው ሰላም በጣም እጅግ የሚገርም ነው። ቀኑን ሙሉ መቀመጥ ይቻላል እዛ። እና እዛ ላይ እኔ ሞክሬያለሁ። እኔ ብቻዬን ሄጄ አውቃለሁ አንዴ ከጓደኞቼ ጋርም ሁለት ሶስቴ ሄጄ አውቃለሁና በቃ እንደዛ ነው ያለው፣ በቃ ደስ ብሎኝ ብዙ ነገሮችን አድርጌ አውቃለሁ። እዛ ስለዚህ የምትወጂው ሬስቶራንት የትኛው ነው ለሚለው ጥያቄ ማን ያዛወል ሬስቶራንት ቦሌ አካባቢ የሚገኘው እሱ ሬስቶራንት ደስ ይለኛል። አመሰግናለሁ።

ታሪክ መንገር ትወዳለህ ወይ ነው የሚለው ያው ሴት ስለሆንኩኝ ታሪክ መንገር ትወጃለሽ ወይ? ብዬ ነው የምናገረው እንግዲህ። የራሴን አዎ ብዙ ጊዜ የራሴን በጣም ያሳለፍኳቸውን ከበባድ የሚባሉ መንገዶች አሉ የህይወት መንገዶች አሉ። በጣም በተረጋጋ ሁኔታዎች ለሚያዳምጡኝ ሰዎች እሱ ነገር ይጠቅማቸዋል ብዬ ለማስባቸው ሰዎች ለማጋራት እሞክራለሁ። በፊት በፊት በቃ አወኳቸው ብዬ ዝም ብዬ የማወራበት ጊዜ ነበር። አሁን አሁን ግን በጣም ሰሌክቲቭ ሆኜ መርጬ እየ ለማጋራት እየሞከርኩኝ ነው ያለሁት ማለት ነው። የሚመሰግናለው

የምትወደው ሽታ ምንድነው? ነው የሚለው ያው የሴት ስለሆንኩኝ የምትወጂው ሽታ ምንድነው ተብዬ ነው የምትጠየቀው። ከዛ ስጀምር ማለት ነው። ውይ በጣም መጀመሪያ የቤተክርስቲያን ሽታ። መንፈሴ ሁላ ነው የሚረጋገው በቃ ሀጥያቴ የሰራሁት በደል ሁላ ከላይ ላይ ሁላ። ስሄድ ነው የሚታወቀኝ እና መጀመሪያ በስመአብ የቤተክርስቲያን ሽታ። እጣኑ ሁሉ ነገር የቤተክርስቲያን ውስጥ ያለው ነገር ደስ ይላል መንፈስ ያድሳል። በመጀመሪያ ደረጃ በቃ ምንም ተወዳዳሪ የሌለው ነገር። በቃ እጣኑ ቅዳሴ ውስጥ የሚጨሰው እጣን። የምናደርገው ነገር ምናምን የቤተክርስቲያን እኔም የማመልከው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። እና በቃ ጠዋት ጠዋት ዘወትር ቅዳሴ አለ ጾም ያለ ጊዜ ደግሞ እስከ ዘጠኝ ሰዓት ቅዳሴ አለ። ከዛም ባለፈ ምህላዎች ይደረጋሉ እነዛ ነገሮች ላይ። ግቢ ሁላ ይታጠናል ቤተክርስቲያን ውስጥ ሲገባ ደግሞ የሌለ ታሪክ። ነው ያለው እና። የተቀደሰ እጣኑን ካህናት መጥተው ሲያጨሱት ካህናት መጥቶ አጠገብ። ዕጣኑን ምናምን እንትን ሲሉ በቃ በጣም የሚገርም በቃ ደስ የሚል ስሜት አለውና። ከምንም ጋር የማይወዳደር መጀመሪያው ቢቃ እሱ ነው። የሱ ሽታ ደስ ይለኛል ሁለተኛ አንዳንድ ጣኖች አሉ። የማይረብሹ ማለት ነው እነሱም ደስ ይለኛል

የምትወደው ጣፋጭ ምግብ ምንድነው ነው የሚለው ያው እኔ ሴት ስለሆንኩኝ የምትወጂው ጣፋጭ ምግብ ምንድነው ተብዬ ስትጠየቅ የምመልሰው መልስ የምወደው ጣፋጭ ምግብ ምንድ ነው? እንትን ደስ ይለኛል ምንድነው ሰኮሌጅ ደስ ይለኛል አንደኛ ደጋግሜ የማላደርገው ነገር በቃ በየስ በስንት አንድ ቀን የሚበላው ግን እሱ ደስ ይለኛል ሌላው ቴምር ቴምርም በቃ ደስ ብሎኝ ነው የምበላው እሱም ጣፋጭ ነገር ደስ ይለኛል ሌላው ስኳር ድንች በነገራቹ ላይ አሁን ላይ የምነግርህ ነገር ሁሉ ሁል ጊዜ የማደርገው ነገር አይደለም ግን አንዳንድ ጊዜ ነው የማደርገው በቃ የወደድኩት ራሱ የስኳር ድንችም ደስ ይለኛል ተፈጥሮአዊ የሆነ ስኳር ነው ያለው ስለዚህ እሱንም እጠቀማለሁ ሌላ ደግሞ ምን አለ ጣፉጭ ምግብ? ወተት እሱንም በጣም አንዳንድ ጊዜ ነው የምጠቀመው ስኳር አድርጌ ስለምጠቀመው ያው ጣፋጭ ምግብ ነው እሱንም እጠቀማለሁ ማለት ነው አይስክሬም እወዳለሁ ግን ቀምሼው አላውቅም ሁላ በልቼው አላውቅም በህይወቴን ሙሉ ግን ሳየው ደስ የሚል ነገር ያለው ይመስለኛል እሱ አለ በቃ እነዚህ እነዚህ ነገሮች ደስ ይሉኛል ከ አትክልት ደግሞ ከአትክልት እና ፍራፍሬ ደግሞ አቮካዶ በቃ አሁን ላይ በጣም እየወደድኩት ያለሁት ምግብ ቢኖር አቮካዶ ነው ሎሚ ተጨምሮበት እሱም ለኔ በጣም የሚጣፍጥ ምግብ ነው በጣም ወድጄው ደስ ብሎኝ የምበላው ምግብ ነው ሌላ ደግሞ በቃ አሁን ላይ አርባ ምንጭ ምግቦች አሉ እ ተቀላቅለው የሚሰሩ ማለት ነው ማንያዟል ሬስቶራንት ነው እነሱ የሚገኙት እነሱ ምግቦች ደስ ይሉኛል አመሰግናለሁ።

የትንኝ መርብ ትጠቀማለህ ወይ ለሚለው? ያው ሴት ስለሆንኩኝ እና የውባ ትንኝ በሚገናኝ እንግዲህ አጎበር የሚባል ነገር አለ ወይ መረብ የሚባል ነገር አለ እኛ ቤትም አይቼዋለሁ እሱን ነገር። ግን ትጠቀማለህ ወይ ለሚለው ጥያቄ አይ አልጠቀምም ሽፍንልን ብዬ ነው የምተኛው እንጂ እሱን መረብ አልጠቀም ተጠቅሜ አላውቅም። ግን ደግሞ አንዳንድ በጣም ከባድ የሆነ ክፍለ ሀገራት አሉ ኢትዮጵያ ውስጥ እና የውባ ህመም በጣም የሚያጠቃባቸው ቦታዎች አሉና እዛ ቦታ ላይ ያሉ ሰዎች ግን ይጠቀሙታል በቃ በደንብ ማለት ነው። ወይ እኔ ራሴ እዛ አካባቢዎች ብሄድ በቃ ግዴታ እጠቀማለሁ ምክንያቱም እዛ አካባቢ ላይ እነሱ ትንኞች በጣም የተራቡ ስለሆነ ለበሽታ ለወባ ህመም ስለሚያጋልጡ ማለት ነው። አሁን ላይ ለጊዜው ኢትዮጵያ አዲስ አበባ ነው ያለሁት። ያን ያህል እሱ በሽታ የለም። ለዛ ለዛ ነው የማልጠቀመው እንጂ እዛ አካባቢ ቢሆን ኖሮ በቃ ግዴታ እጠቀም ነበረ ማለት ነው። አዲስ አበባ ውስጥ እኔ የሚጠቀም ሰው አላየም አላውቅም እስካሁን ብዙም ሰው ይጠቀማል ብዬ አላስብም። እሱን መረብ ማለት ነው አጎበር ነው የሚባለው አጎበር የሚጠቀም ሰው አይቼ አላውቅም። እኔም እየተጠቀምኩኝ አይደለም ያለሁትኝ ግን እኔ አልጠቀምም ማለት። አሁን ከአዲስ አበባ ወጣ ሲባል ያሉ አንዳንድ አካባቢዎች ሀገራት አሉ ለወባ በጣም የተገለጡ። እነሱ አካባቢዎች ጋር የሚጠቀሙበት እነሱ አካባቢዎች ሲሄድ እኔም የምጠቀምበት ይሆናል ማለት ነው። የአጋጣሚ ሆኖ ብዙም ጉዞ ማድረግ ሰው አይደለም። ከጉዞ ጋር በተያያዘ ጥሩ ታሪክ የለኝም ግን። የሚሄድ ከሆነና ወደዛ አካባቢ ራሴን የማገኘው ከሆነ ወደፊት በቃ በደስታ ነው የምጠቀመው ማለት ነው። አሁን ላይ አልጠቀመም ማለት እዛ እነዛ አካባቢዎች ሲሄድ አልጠቀምም። ማለት አይደለምና እና በጣምም ለብዙ ሰዎች ሪከመንድ የማደርገው ነገር ነው በቃ ግድ ነው። በሽታዋ አለች በጣም ብዙ ሰው እታመመ ነው ያለው በቃ በጣም በሚያሳዝን ሁኔታ ለሞት የሚዳርግ በሽታ አለ የውባ ትንኝ ጋር በተያያዘ ማለት ነው። በቃ እዛ አካባቢ ያሉ ሰዎች ግዴታ መጠቀም አለባቸው ብየ ሪከመንድ አደርጋለሁ ማለት ነው። እኔ ግን ያው ያለሁበት አካባቢ የተጋለጠ ስላልሆነ። አልጠቀምም ብዙ ጊዜ አሁን አንዳንዴ ትንኞች ምናምን ቤቴ ሲገቡ ፍሊተር እጠቀማለሁ። አሁን ክረምት ሲሆን እንደዚህ አይነት ነገሮች ያስቸግራሉ አደለ። ስለዚህ በዛ ሰዓት ምን አደርጋለሁ ፍሊቶችን እጠቀማለሁ ትንኞችን በፍሊት አባራለሁ። አንዳንዴ ደግሞ ጭሶች አሉ ወሄራ ምናምን የሚባሉ ኢትዮጵያ ውስጥ መኖር በቃ ሁሉንም ነገር እንደ ባህላዊ የምንጠቀማቸው ነገሮች አሉ እና። እነሱን ነገሮች እናጨጭሳለን እጣን እናጨጭሳለን ስለዚህ ይጠፋሉ ማለት ነው። በዛ በጣም በዛ ሲሉ ደግሞ ክረምት አካባቢ ላይ ፍሊት እጠቀማለሁ። ከዛ አባርራቸዋለው ማለት ነው። አጎበር ግን ያው ያን ያህል አሁን ላይ አዲስ አበባ ውስጥ በሽታው ብዙም ስለሌለ አንጠቀምም። ግን ያው እንዳልኩት ነው ወደ ክፍለ ሀገራት ወደ ሌሎች ሀገራት። ትንሽ ራቅ ያሉ አካባቢዎች ምናምን ብንሄድ ግን በቃ ግዴታ መጠቀም አለብን በቃ ግዴታ መጠቀም ያለብን ነገር ነውና እጠቀማለሁ ማለት ነው። አሁን ላይ ግን አልጠቀምም አመሰግናለሁ።

መተግበሪያዎችን ታወርዳለህ ወይ ነው የሚለው ያው እኔ ሴት ስለሆንኩኝ መተግበሪያዎችን ታወርጃለሽ ወይ ነው? አዎ በሚገባ እሚጠቅሙኝን መተግበሪያዎች አወርዳለሁ ራሴ ማለት ነው። ከቴክ የተገናኘ ትምህርት ነው የተማርኩትኝ እና ከዛም አንፃር። በቃ በጣም ጠንክር ያሉ ማለት በቃ አውቃቸዋለሁ እንዴት እንደሚወርዱ እንዴት እንደሚሆኑ ምናምንም በጣም ቀላልም ስለሆኑ ያን ያህል አያስቸግሩኝም። አዎ አውርጄ ምጠቀምባቸው አጋጣሚዎች በጣም ብዙ ናቸው። አሁን ለምሳሌ ምን አይነት ምን አይነት መተግበሪያዎችን ትጠቀማለህ ካልከኝ። አሁን እሺ አሁን ለምሳሌ ስለ ከሶሻል ሚዲያ ጋር በተገናኘ ብዙ መተግበሪያዎች አሉ። እነሱን አውርጄ እጠቀማለሁ ለምሳሌ ብዙዎቹን አልጠቀምም ግን ለኔ ሚያስፈልጉኝን እጠቀማለው። አሁን ለምሳሌ ዋትሳፕ አለኝ ቴሌግራም አለኝ ፌስቡክ አለኝ። ከፌስቡክ ደግሞ ሜሴንጀር አለኝ። እነዚህ እነዚህን አፕሊኬሽኖች አውርጄ ነው ምጠቀም ያለውት። ሌሎቹን አልጠቀምም እነዚህ እነ ኢሞ ምናምን የሚባሉትን እነ ሌሎችም አሉ እነሱን አልጠቀምም። ሌላው ሊንክዲን አለኝ ሊንክዲን መተግበሪያ አለኝ እሱንም እጠቀማለሁ ማለት ነው። ስራዬ ላይ ሌላው ላይቭ እሚያስተላልፉ ፕሮግራሞች አሉ ለምሳሌ ኳሶች ምናምን ሲሆኑ አንዳንዴ ማያቸው ማይባቸው መተግበሪያዎች አሉ። ሌላው ደግሞ ከሞባይል ጋር ትራንስፈር ጋር በተገናኘ። ሞባይል መኒ ጋር በተገናኘ እነ ቴሌብር እነ ከባንክ ጋርም ያሉ እነ ሲቢኢ ሚባሉ መተግበሪዎች አሉ ከገንዘብ ጋር በተያያዘ ማለት ነው ፔይመንት ሜተድን ሚያሳልጡ እነሱንም እጠቀማለሁ። ሌላው ደግሞ አንድ አንድ አሉ ለአንዳንድ ስራዎች እሚጠቅሙኝ አሁን ለምሳሌ። አሁን ላይ በፊት እምጠቀም የነበረው እነ ኤክሴልን እነ ከወር ኦፊስ ነበር የወር ማይክሮሶፍት ኦፊስን ነበር ምጠቀመው። አሁን ላይ ግን ምጠቀመው የጎግል ወርክ ፕሌስ ነው። ምጠቀመው እና እነሱ ጋር በተያያዘ አሁን ለምሳሌ ሁሉንም ሁሉም አሉኝ ማለት ይቻላል። እነ ጂሜል ኦረዲ አታች ሆነው ነው ሚመጡት ግን እነሱን ነገሮች ሴቲንጋቸው ምናምን አስተካክዬ እጠቀማለሁ። ወርድ እነ ዶክ ምናምን እሚባል እነ ስፕራይድ ሺት ምናምኖች አሉ እነሱን ማይክሮሶፍት ምንድ ነው? ጎግል ወርክ ፕሌስ ውስጥ አሉ እኔ ግን ደግሞ ለብቻቸውም አፕሊኬሽናቸውን አውርጄ እጠቀማለሁ ማለት ነው። ሌላው ደግሞ ሌላ ምን ዐይነት አፕሊኬሽኖች አሉ ከስፖርት ጋር በተያያዘ። እነ ዩቱዩቦች አሉ። ሌላ ደግሞ ጌም ደግሞ ቼዝ እጠቀማለሁና የቼዝ አፕሊኬሽኖች አሉኝ። ሌላው የ ከብራውዘር ጋር በተገናኘ ደግሞ ክሮም አለኝ። እነ ኦፔራ አሉኝ እነሱ እነሱ ነገሮች ራሴ ነው አውርጄ ምጠቀመው ማለት ነው። ከስፖርት ጋር በተያያዘ። ስፖርት ምሰራባቸው አፕ አፕሊኬሽኖች አሉ ወይም ደግሞ መተግበሪያዎች አሉ እነሱንም አውርጄ ነው ምጠቀመው። እነዚህን ሁላ እንግዲ መተግበሪያዎች ራሴ ነኝ አውርጄ ምጠቀመው። ስለዚህ መተግበሪያዎችን ታወርጃለሽ ወይ ለሚለው ጥያቄ። ያው እኔ ራሴ ነኝ መተግበሪያዎችን አውርጄ ምጠቀመው ለማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ የሶሻል ሚዲያም የተወሰኑት ሶሻል ሚዲያም ተጠቃሚ ነኝ። ከዛ ጋር በተያያዘ ደሞ አሁን ላይ። ኮርሶችንም እወስዳለሁ እና አሁን ለምሳሌ የዩደሚ የኮርስ መውሰጃው አለኝ የሆትስፖት አለኝ። ሌሎችም ደግሞ ከኤአይ ጋር የተገናኙ ምወስዳቸው ኮርሶች አሉ። ከኤዲቲንግ ጋር ደግሞ የተገናኘ ይሄን እንደዚህ ላፕቶፕ ላይ ምናምን እነ ካንቫ በቃ ብዙዎቹ እዛ ኤዲት ላይ ኤዲቲንግ እምጠቀማቸው ነው ማለት ነው። እነሱንም አፕሊኬሽኖች እነ አዶቤ ምናምን አፕሊኬሽኖች አሉኝ ማለት ነው። ለሱ ሁላ አውርጄ ነው ምጠቀመው ማለት ነው። አመሰግናለሁ

ብስክሌት ትጋልባለህ ወይ ነው የሚለው እኔ ሴት ስለሆንኩኝ ብስክሌት ትጋልቢያለሽ ወይ ተብዬ ነው የምጠየቀው? አይ አልችልም። አልችልም እውነት ለመናገር አልችልም ሞክሬም አላውቅም ራሱ በጣም ነበር የምፈራው። በፊትም ጭምር። ግን አንድ ጓደኛ አለችኝ ስትነዳ አይቼ አላቅም በርግጥ ግን አዋሳ ነበር የምትኖረውና እና አሁን ላይ እንደምትችል እና በጣም ጎበዝ እንደሆነች ምናምን ነግራኝ ነበረ እሷ ትችል ነበረ በደንብ ማለት ነው። ብስክሌት መጋለብ አሁን ላይ በፊት ላይ ኢትዮጵያ መንገዶች ራሱ አይመቹም ነበር አዲስ አበባ ውስጥ ያሉ መንገዶች ምናምን ምንም አማራጭም አልነበረም የመለማመድም የሚገፋፋም ነገር የለም። አሁን የክፍለ ሀገር ልጆች ባህር ዳው የሚኖሩ ሀዋሳ የሚኖሩ ምናምን ብዙ መኪናም ስለማይኖር። ተለማምደው ገዝተውም ሌሎችም ደግሞ እንደዚህ ተከራይተው የሚነዱ ልጆች አሉ እንደዛ ነው የለመዱት። አብዛኞቹ አዲስ አበባ ውስጥ ነው የምኖረው የነበረው ያን ያህል እሱን ነገር ለመለማመድ የሚገፋፋም ነገር አልነበረም። አንደኛ መለማመድ ራሱን ብፈልግ በጣም ራቅ ያለ ቦታ ነው የሚያለማምዱት ሰዎች እኔ ደግሞ ብዙም አልወጣም ነበረ ከአካባቢው ከሰፈሬው መውጣት ልጅ አልነበርኩኝም እና በጣም እሱን ለማድረግ እቸገር ነበረ። ሌላው ደግሞ አሁን ላይ በጣም የሚገርመው መንገዱ ተስተካክሏል። በቃ ኢትዮጵያ ውስጥ አዲስ አበባ ውስጥ ኮሊደር ልማት የሚባል ነገር መጥቶ ለብስክሌት ራሱ ራሱ የቻለ መንገድ ተዘጋጅቶልናልና። አሁን ላይ መለማመድ ብችል ራሱ የራሴም ወደፊት ቢኖረኝና አንዳንድ ጊዜ ብነዳ ምናምን ደስ ይለኛል ብስክሬት ማለት ነው። አሁን ላይ ግን በቃ በሚያሳዝን ሁኔታ አልችልም ብዙም አልጠቀምም ማለት ነው። ግን ወደፊት እንግዲህ እስኪ ምን ይሆናል መንገዱም ተመቻችቷል አካባቢውም ተመቻችቷል እና ጠዋት ጠዋት ወይ ማታ ማታ እንደሱ አይነት ልምዶችን ባዳብር። ከጓደኞችህ ጋርም ከምንም ጋር ለመዝናናት አሪፍ ነው የሚሆነው። ብስክሌት እና እንግዲህ ወደ ፊት ደግሞ ብስክሌት ትጋልባለህ ወይ ለሚለው ጥያቄ? አዎ የምልበት ቀን ይመጣል። አሁን ግን አልችልም ነው መልሴ አመሰግናለሁ።

የምትወጂው ቁጥር ስንት ነው ነው ጥያቄው መሆን ያለበት ያው የተጻፈው ግን የምትወደው ቁጥር ስንት ነው ነው? እኔ ሴት ስለሆንኩኝ የምወደው የምትወጂ ቁጥር ስንት ነው ተብዬ ስጠየቅ ምመልሰው መልስ። ምናልባት ስድስት ነው ሚሆነው ቅድስት አርሴማን ስለምወዳት እና ቁስቋም ማርያምም አለች በዛ ምክንያት ስድስት ቁጥር ደስ ይለኛል። ሌላው ደግሞ ሃያ አንድ ቁጥርም። ደስ ይለኛል። በቃ ምናልባት ስድስት ነው ሚሆነው ቅድስት አርሴማን ስለምወዳት። እና ቁስቋም ማርያምም አለች በዛ ምክንያት ስድስት። ቁጥር ደስ ይለኛል ሌላው ደግሞ ሃያ አንድ ቁጥርም ደስ ይለኛል። በቃ ብዙም ቀን እወደዋለሁ። አብዛኞቹ ቀናቶችን ማገናኘው እኔ ቁጥሮችን ማገናኘው። በይበልጥ ደግሞ ከአንድ እስከ ሰላሳ ያሉትን ማገናኘው። ከቤተክርስቲያን ጋ ነው ወይ ከቅዱሳን ጋ ነው ማገናኘው? እና አብዛኞቹን እወዳቸዋለሁ። አሁን ግን በደንብ እየገባኝ በመጣ ቁጥር። ሶስት ስድስት ዘጠኝ ሚባሉ ቁጥሮች። ዩኒቨርስ መክፈቻ ቁልፍ ስለሆኑ እነሱን እወዳቸዋለሁ። አመሰግናለሁ

የስራ ምግባር ታከብራለህ ወይ? ነው የሚባለው ውይ በሚገባ በሚገባ የስራ ምግባሮችን በደንብ አከብራለሁ። በደንብ እንደዛ ነው የምሰራው ከዛም ባለፈ የሰዎችን የራሳቸውን። ምግባርም አከብራለሁ በቃ ሰዎችንም አክብሬ ስራዬንም አክብሬ ነው ብዙ ጊዜ የምሰራው። እንደዛ ነው የማደርገው እንግዲህ ያው ለጥያቄው መልስ የሚሆነው የሰዎችን ምግባር ታከብራለህ ወይ ወይ ታከብሪያለሽ ወይ ነው የሚለው ጥያቄው አዎ አከብራለሁ ነው መልሴ በቃ ደስ ብሎኝ የማደርገው። ነገር ነው። ሌላው ደግሞ በቃ ግድ ነው አንድን ነገር ስናከናውን የሚያዝም የሚያዙንን ነገሮች ተግባራዊ ማድረግ አለብን። በቃ አለበለዛ ራሴን ማደግ አልችልም ስራዬን ማደግ አይችልም ማለት ነው። በቃ ችግሮች ይፈጠራሉ። ሰዎች በዛ መሃል ሊበደሉ ይችላሉ ሰዎች በዛ መሃል ራሳቸውን ሊያጡ ይችላሉ። ሰዎች በዛ መሃል ወይ ደግሞ እኛ ራሳችንን ማቅረብ ያለብንን ስራ ራሱ በሚገባ ላናቀርብ እንችላለን። ስለዚህ የሰው የስራ ምግባር ማክበር ግዴታ ነው ማለት ነው ግዴታ ነው። የስራውን ብቻ ሳይሆን በብዙ መግበሮች አሁን ምንም ነገር ስንጠቀም አሁን ኤአይን ስንጠቀም የራሱ የሆነ ምግባር አለውና በቃ በትክክል ሰዎችን እንደማይጎዳ መልኩ ነው መጠቀም ያለብን። ሌሎች ነገሮችንም ትምህርትንም ስና ስንማር እንደዚሁ ማለት ነው። ከሰዎች ጋር ባለን ግንኙነትም በቃ በተለያዩ ሰዎች ጋር ባለን ግንኙነትም በቃ እሱን አክብረን ሰዎችን ሳንነካ ሰዎችን ሳንጎዳ የሰዎችን እንትን ሳንጎዳ ነው መሆን ያለበት እና ደስ ብሎኝ የማደርገው ነገር ነው። እንደውም ብዙ ብዙ ራሴ ሰዎች በጣም ሲጎዱኝ ያለው። ይሄንን ምግባር ባለመጠቀማቸው እኔ ግን በተቻለኝ መጠን ስራዬን አክብሬ ሰውን አክብሬ የምኖር ሰው ነኝ። እና እንደዛ ነው የማደርገው አመሰግናለሁ

ባህላዊ ልብስ ትለብሳለህ ወይ ነው የሚለው እኔ ሴት ስለሆንኩኝ ባህላዊ ልብስ ትለብሻለሽ ወይ ነው የሚለው? ብዙም አይደለሁኝም ግን የበዓላትት ቀናት አዎ የሆነ የጥምቀት ቀን እንደዚህ አንዳንዴ ደግሞ በተክርስቲያን ስሄድ ምናምን በቃ በደምብ በተወሰነ መልኩ ማለት ነው ብዙም ባይሆንም። በተወሰነ መልኩ እለብሳለሁ ነጠላ ግን ያው ባህላዊ ነው በጣም በየቀኑ ቤተክርስቲያን ስሄድ። በየቀኑ ቤተክርስቲያን ባልሄድም ግን ቤተክርስቲያን በሄድኩኝ ቁጥር የምለብሰው ልብስ ነጥላ ነው። የኦርቶዶክስ የኢትዮጵያ ኦቶዶክስ ተዋህዶ ቤተክርስቲያን አማኝ ስለሆንሁ ባህላዊ ልብስ እንለብሳለን ማለት። ከላይ ነጠላውን ሌላ ልብስ እንኳን ሌላ ቀሚስም ምንም ብንለብስ እንኳን ነጠላውን ሁሌ ነው የምንለብሰው ነጠል አድርገን ነው ቤተክርስቲያን የምንሄደው እና እንደ ባህልም ነው እሱ እሱን አደርጋለሁ። በተረፈ ደግሞ እንደዚህ በዓላት ሲሆኑ አንዳንድ ፕሮግራሞች ሲኖሩ አሁን ላይ ተለምዷል። ባህላዊ ልብስ መልበስ እና እነሱን ነው የማደርገው ደግሞ በጣም በሚገርም ሁኔታ በጣም ብዙ ባህል እምቅ ባህል ያለን ሰዎች ነን። ኢትዮጵያውያን እና በጣም ብዙ አይነት ልብሶች አሉ። በጣም ብዙ አይነት የምግብ አይነቶች አሉ በጣም ብዙ አይነት የመጠጥ አይነቶች አሉ በየባህሉ ማለት ነው። ወደ ደቡብ ስትሄድ ወደ ሰሜንም ወደ ምስራቅም ወደ ምዕራብም ሲትሄድ በጣም የሚገርም ሂዩጅ የሆነ ባህል ነው ያለን ሂዩጅ የሆነ የባህል አለባበስ ነው። ያለን እና እንደው ወደፊት እነሱን ነገሮች የማየት ልምድ የመካፈል አጋጣሚ ቢኖረኝ ደስ ይለኛል። ወደፊትም የማደርገው ይመስለኛል ከዛ ባለፈ ደም አሁን ላይ። ዲዛይነሮች አሉና እነሱ በቃ በሚገርም ሁኔታ ባህላዊውን ከዘመናዊ ጋር እያቆራኙ ልብሱ ራሱ እስኪገርምህ ድረስ ብዙ ጊዜ ከበድ ይላል ባህላዊ ልብስ ለብሶ ስራ ቦታ መሄድ ማለት ነው። አሁን ላይ ግን እነሱ በጣም ቀላል አርገውት ስራ ቦታ በማንኛውም ቦታ ስንሄድ እንድንለብስ በሚያመች ሁኔታ ባህላዊ ልብሶችም እየተሰሩ ነው ያሉት እና በጣም እያደገ ነው ያለው ሁሉ ነገር። እና በቃ ወደፊት ግን አሁንም እየለበስኩ እየተጠቀምኩ ነው ያለሁትኝ ወደፊት ደግሞ እሱን ነገር በደንብ አጠንክሬ አጠናክሬ የምለብስ ማደርግ የሚቀጥል ይሆናል ማለት ነው። እንዳልኩት ግን ያው ነጠላዎች አሉኝ ከላይ እምለብሳቸው ነጠላዎችን ለብሼ ቤተክርስቲያን ስሄድ እሱን አጣፍቼ ለብሼ ነው የምሄደው። ሴት ሲኮን ወንዶችም ደግሞ የሚለብሱ አሉ ሴት ስትሆን ደግሞ ግድ ነው ነጠላ ለብሰህ ነው የምትሄደው እና በየቀኑ እሱን አደርጋለሁ። ከዛ ባለፈ ደግሞ እንግዲህ እንዳልኩት ነው በቃ ወደፊት ደግሞ በደንብ የምለብስ ይሆናል። ሌሎች ሰዎች ግን ደግሞ ያው ልምድም ያደርጉት አሉ። ባህላዊ ልብስን ልምድ አድርገውት ደስ ብሏቸው የሚለብሱት ሰዎች አሉ እና እንግዲህ ይሄንን ይመስላል። ባህላዊ ልብስ እለብሳለሁ ከነጠላ ጀምሮ ቀሚሶችም ሽፎኖችም አሉ በባላዊ መንገድ የሚሰሩ እነሱ የተወሰኑት አሉኝ እንግዲህ ወደፊትም ደግሞ ገዝቼ የምጠቀም ይሆናል የማላቆመው ነገር እንደውም ላሳድገው የምፈልገው ነገር ቢኖር ባህላዊ ልብሶቻችንን መልበስ ነው። አመሰግናለሁ።

"በምንጣፍ ላይ ትቀመጣለህ ወይ?" ነው የሚለው። ያው እኔ ሴት ስለሆንኩኝ "በምጥናፍ ላይ ትቀመጫለሽ ወይ?" ነው የሚለው ጥያቄው በጣም በጣም መሬት ላይ መቀመጥ፣ ምንጣፍ ላይ መቀመጥ በቃ ደስ ብሎኝ የማደርገው ነገር ነው። ኢቭን የምተኛው ራሱ ምንጣፍ ላይ ነው እየተኛው ያለሁት አሁን ላይ ስለዚህ መቀመጥ ብቻ ሳይሆን መተኛትም ደስ ይለኛል ማለት ነው ምንጣፍ ላይ። በቃ አሁን ላይ በቃ እንደው ከመቀመጫ እንደውም መሬቱ ምንጣፉ መሬቱ ምንጣፍ ካለው በቃ ደስ ብሎኝ የማደርገው ነገር ነው። ደግሞ በጣም ልምዶችም አሉኝ እነሱን ነገሮች የማደርግ። አሁን ለምሳሌ ቤተክርስቲያን ስንሄድ በቃ ደስ የሚለው ውስጡ ምንጣፍ አለውና እዛ ላይ ነው በቃ ሄደን ወንበር ራሱ እኮ እያለ ነው የማድርግ ጊዜ የማስቀድስ ጊዜ በቃ ምንጣፉ ላይ ቁጭ ብዬ ነው የማስቀድሰው መሬት ማለት ነው። እና ደስ ብሎኝ ነው የማደርገው ደግሞ በቃ ደስ ብሎኝ ወድጄው የማደርገው ነገር ነው። ሌላ ደግሞ አለ አይደለ ቤተክርስቲያን ስንሄድ ታቦታት ይወጡና ታቦታት ይዞሩና ምንጣፎች ይነጠፋሉ ለታቦታት ክብር ወጣቶች ደስ የሚል ባህል አላቸው ብታይ በቃ የኢትዮጵያን ባህል ለማሳየት በቃ የሚገርም ነገር አለው እና እነሱን ምንጣፎች በየጉባኤው እንትን ይላሉ እና ታቦት ዞሮ ጨርሶ ሶስቴ ይቆማል ቤተክርስቲያን በሩ ላይ ማለት ነው ለትምህርት ምናምን ሲደረግ የዛን ጊዜ በቃ እዛች ቦታ ላይ ቁጭ እላለሁ ማለት ነው። በቃ ደስ ይለኛል የመጨረሻ። ሌላው ደግሞ በቃ በጣም የምቀርባቸው ጓደኞቼ ቤት ምናምን ከሄድኩኝ ምንጣፍ ላይ ቁጭ ነው የምለው። በቃ ደስ ብሎኝ የማደርገው ነገር በቃ መሬት ላይ መቀመጥ ነው። ምንጣፍ ካለው ደግሞ በቃ ተመችቶኝ የማደርገው ነገር ማለት ነው። ስለዚህ ምንጣፍ ላይ አብዛኛውን ጊዜ በቃ ደስ ብሎኝ የማደርገው ነገር ቢኖር እንደዛ ማድረግ ነው። አመሰግናለሁ።

ማህበራዊ ሚዲያ ትጠቀማለህ ወይ ነው የሚለው? ያው እኔ ሴት ስለሆንኩኝ። ማህበራዊ ሚዲያ ትጠቀሚያለሽ ወይ ለሚለው ጥያቄ አዎ እጠቀማለሁ። ግን መርጬ ነው የምጠቀመው አሁን ለምሳሌ ቲክቶክ ካላይም እሱን አልጠቀምም። እንደው አንዳንዴ የሆነ ማየት ያለብኝ ነገር ምናምን ካለ ከፍቼ አያለሁ ከዛ ወዲያው እዘጋዋለሁ ማለት ነው። እሱን አላይም እመርጣለሁ ግን እጠቀማለሁ በፊት በፊት በጣም የዛሬ ስንት አመት ተማሪ ሆኜ ገና ያወጣሁት የፌስቡክ አካውንት አለኝ። እሱን አንዳንዴ የምለጥፋቸው ነገሮች ኮንቴንቶች ባይኖሩኝም እሱን ግን አንዳንድ ጊዜ ከፍቼ ያለውን ነገር እመለከታለሁ ማለት ነው። ሌላው ደግሞ ሜሴንጀር ከአንድ ከሁለት ከሶስት ሰዎች ጋር እስካሁን በፌስቡክ ሜሴንጀር እጠቀማለሁ ማለት ነው። እፃፃፋለሁ እ ሌላው የ ዋትስአፕ አለ ዋትአፕን እንኳን ብዙም አልጠቀምም። አሁን አሁን ነው እንደውም የተወሰነ እየተጠቀምኩ ያለሁት ሌላው በጣም የምትጠቀመው ምንድነው? ቴሌግራም ነው። ቴሌግራም በቃ ሁሉም ነገር አለ የትምህርት አለ ከሰዎች ጋር መገናኘት ስፈልግ ውጭ ያሉ ጓደኞቼ የሚደውሉት በእሱ ነው። በቃ አሁን ላይ አንደኛ ምንድነው የምትጠቀሚው ብባል ቴሌግራም ነው የምጠቀመው። በየጊዜው ነው ቼክ የማደርገው ሜሴጆች አሉ ትምህርት የምማርባቸው ግሩፖች አሉ። ከሰዎች ጋር ከትምህርት ጋር በተያያዘ ስራ ራሱ አሁን ላይ ስራዎችን እንትኖች ለማየት ሊንኮች ለማግኘት ኢቭን የዩቲዩብ ቪዲዮዎች ምናምን ካሉ እነሱን ለማግኘት በደንብ የምጠቀመው ቴሌግራም ነው። አንደኛ ማለት ነው። ሌላው ሊንክድኢንም አለኝ ሊንክድኢን ደግሞ ፕሮፌሽናል የሆነ ሶሻል ሚዲያ ነው። እሱንም እንደውም አሁን ላይ ጥሩ ተከታዮች አፍርቻለሁ ከሌሎቹ ሶሻል ሚዲያዎች እሱን በደንብ ማጠንከር ብችልና ለእሱ የሚሆኑ ኮንቴንቶችን ማዘጋጀት ብችል። በቃ ደስ ይለኛል ወደፊት የማደርገው ነገር ነው የሚሆነው እሱንም ጠንክሬ ሰርቼ ደግሞ እሱ ላይም ያለውን ነገር ማጠንከር እፈልጋለሁ ማለት ነው። በቃ እነዚህን በዋነኛነት የምጠቀማቸው ናቸው ማለት ነው። እነዚህን ሶሻል ሚዲያዎች ደስ ብሎኝ ነው የምጠቀማቸው ሌላው ኢንስታግራምም አለኝ ግን ተጠቅሜበት አላውቅም። ያው ፌስቡክ ላይ ምናምን ፖስት የማደርጋቸው ፖስትም ፌስቡክ ላይ ካደረኩ ቆይቻለሁ በጣም ግን የማደርጋቸው ነገሮች ካሉ በቃ እዛም ላይ አንድ ላይ ሊንክድ ስለሆኑ ፌስቡክ ላይ ያደረኩት እዛኛው ላይ ይወጣል ነገር ማለት ነው። እና አሁን ላይ አለ ብዙም አክቲቭ ባይሆንም አለ። ይሄንን ይመስላል ማለት ነው እንግዲህ በዋነኛነት የምጠቀመው ፌስቡክ ቴሌግራም እና ሊንክድኢንን ነው ማለት ነው። እነዚህ ሶስቱን እጠቀማለሁ እንግዲህ ወደፊት ደግሞ ከስራዬ ጋር የሚገናኝ ኮንቴንቶችን እየሰራሁ እምፖስት ይሆናል። እነሱ ላይ እንግዲህ ለዛሬ ያለኝ ይሄንን ይመስላል። በደንብ የምጠቀምባቸውን በጣም መርጬ የምጠቀማቸው እነዚህን ነው አመሰግናለሁ። በተጨማሪ ደግሞ አንድ ሁለት ነገሮች ቆይ ልጨምር ሊንክድኢንን ያው ከስራ ጋር በተያያዘ ብዙ ሰዎችንም አግኝቼበታለሁ ከስራ ጋር በተያያዘ የሆኑ ነገሮችን ስፈልግ እሱን እከፍታለሁ። ቴሌግራምን ከትምህርት ጋር ጓደኞቼን ለማግኘት ግሩፖች አሉን ኦንላይን እየተገናኘን የምንወያይባቸው እንደ ቡክ ክለብ አይነት ግሩፖች ሴቶች ጋር በተያያዘ ያሉ ግሩፖች ኮሚኒቲ ጋር የሚሰሩ ግሩፖች አሉ። የስራም አለ ደግሞ እንደዚህ የፍሪላንሲንግ እና የሪሞት ስራዎች ምናምን የኤአይም ስራዎች እንደዚህ ሲኖሩ ገብቼ እነሱን እያየሁ ነው ገብቼ የምሰራው ማለት ነው። ይህንን ይመስላል እንግዲህ ማህበራዊ ሚዲያ ትጠቀሚያለሽ ወደሚለው ጥያቄ። አዎ እጠቀማለሁ። ነው መልሴ እጅግ አድርጌ አመሰግናለሁ።

የመጠጥ ውሃን ከየት ታገኛለህ ነው ሚለው ያው ምግብ ምናምን ለመስራት ብዙ ጊዜ የምንጠቀመው ከባንቧ ነው በሳምንት አንዴ ውሃ ትመጣለች በዛ ሰዓት እንደዛ እንጠቀማለን ማለት ነው። እኔ ግን የመጠጥ ውሃን ያው ከባምቧ ስለማልጠጣ የተገዛ ውሃ ነው ምጠጣው። ምክንያቱም ከጤናዬ ጋ በተገናኘ ስለሚያመኝ የቧንቧን ውሃ ዝም ብዬ ከጠጣው። የሚገዛውን ውሃ ነው ምጠጣው ስለዚህ ሚገዛውን ውሃ ደግሞ ማገኘው ከለውበት ከሱቅ ነው። ከሱቅ ገዝቼ እመጣለሁ ከዛ እነሱን እጠቀማለሁ ማለት ነው። እንደዛ ነው የማደርገው። በተረፈ ደግሞ ውጪ ካለው ወይ ካፌ ምንም ቅድሚያ ማዘው ውሃ ነው። ከነዛ ቦታዎች አገኛለሁ ማለት ነው። ይሄንን ነው የምመስለው የመጠጥ ውሃ ነው ማገኘው ያው ገዝቼ ነው ምጠጣው። ከዛ ባለፈ ደግሞ ያው ብዙ ኢትዮጵያውያን ቤተሰቦቼን ጨምሮ የመጠጥ ውሃቻውን ዝም ብለው ከቧንቧ ነው ሚጠጡት። እና አብዛኛው ኢትዮጵያዊ እንግዲህ የመጠጥ የምነገኘው ቤቱ ካለው ከቧምቧ ውሃ ነው። ግማሹ ማጣሪያ ይጠቀማል ግማሹ ደግሞ ከቧምቧ ዝም ብሎ ይጠጣል። ሌላው ደግሞ ጃር የሚባል ነገር አለ እሱን ገዝቶ ቤቱ ይጠቀማል። ሌላው ደግሞ እንደ እኔ ሁለት ሌትረም አስር ሌትረም እየገዛ ይጠቀማል ማለት ነው። ከየሱቁ እና እንደዛ ነው ያለው። እንደዛ ነው ብዙ ጊዜ ምናደርገው እንግዲህ ሌላ አዲስ ነገር ሲኖር አሳውቃለሁ። አመሰግናለሁ።

የሞባይል ዳታ ትጠቀማለህ ወይ ነው የሚለው? አዎ በቃ በየጊዜው ማለት ነው ያው እኔ ሴት ስለሆንኩኝ ጥያቄ ሊሆን የሚገባው ትጠቀሚያለሽ ወይ ነው? የሞባይል ዳታ ትጠቀሚያለሽ ወይ ተብዬ ነው መጠየቅ ያለብኝ ያው ለማስተካከልም ጭምር ነው እሱን እያደረኩኝ ያለሁት እንግዲህ ቀፍታ። በተጨማሪ አዎ እጠቀማለሁ ሁሌ የምጠቀመው እንደውም እሱን ነው። አሁንም ይሄንን ስራ እየሰራሁኝ እሱን ነው እየተጠቀምኩኝ ያለሁትኝ እና። የሞባይል ዳታ በቃ በየጊዜው የምጠቀመው ነገር ሌላ አማራጭም ስለሌለኝ የሞባይል ዳታ ነው የምትጠቀመው ዳታዎችን እየገዛሁ ማለት ነው። አንዳንዴ እንደዚህ በቀን በቀን እገዛለሁ አንዳንዴ ደግሞ የማህበራዊ ሚዲያ መጠቀም ስፈልግ የማህበራዊ ሚዲያ ጥቅል እገዛለሁ አንዳንዴ ደግሞ ሲኖረኝ ገንዘብ ምናምን የሳምንትንም የወርንም እጠቀማለሁ ማለት ነው። ስለዚህ የሞባይል ዳታን ትጠቀምያለሽ ወይ ለሚለው ጥያቄ አወ። የሞባይል ዳታን ነው የምጠቀመው ኢንተርኔት ለመጠቀም። ሞባይል ዳታን በመጠቀም ከጓደኞቼ ጋር አገናኛለሁ የሞባይን ዳታን በመጠቀም። ሶሻል ሚዲያዎችን እጠቀማለሁ ትምህርቶችን እማራለሁ ስራዎችን እሰራለሁ እና አዎ እጠቀማለሁ ነው። መልሴ አመሰግናል

ጠዋት ምን ትበላለህ ነው? ጥያቄው እንግዲህ ሴት ስለሆንኩኝ ጠዋት ምን ትበያለሽ ነው የሚለው ጥያቄ የሚሆነው ብዙ ጊዜ ጠዋት ጠዋት ምመገብ አይነት ሰው አይደለሁኝም እንግዲህ አሁንም አስተዳደግ ይመስለኛል እንድበላ ማያደርገኝ እንግዲህ እኔ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። እና ብዙ ጊዜ ለምሳሌ አሁን ሮብና አርብን እንጾማለን ከዛም ባለፈ ደግሞ በየ በቃ በአመት ሰባቴ የጾም አይነቶች አሉን። እና ቢያንስ አራት አምስት የጾም አይነቶችን ስትጾም በቃ እንለምደዋለን። ቁርስ አንበላም። ብዙ ጊዜ ምሳ ነው። ምሳችንን ራሱ ዘግየት ብለን ነው የምንበለው። ዘጠኝ ሰዓት ነው የምንበላው ምናምን እና ከዛ አንፃር የለመደብኝ ይመስልኛል። እና ብዙ ጊዜ ቁርስ አልበላም። እንደው አንድ አንድ ያለ አይደለ አጋጣሚውን ካገኘው ጾም በሌለ ጊዜ ምናምን ከሆነ እንበላለን። አለበለዛ ግን ያው ጠዋት ወጥተን ወይ ቤተክርስቲያን ልንሄድ እንችላለን ወይ ጾም ሊሆን ይችላል። ስለዚህ የቁርሳችንን ነገር ብዙ ጊዜ የሚዘለል ነው የሚሆነው ማለት ነው። ሙሉ ለሙሉ አልበላም ማለት አይደለም። ጠዋት ጠዋት ምበላባቸው አጋጣሚዎች አሉና በዛ ሰዓት ግን ምን ትበያለሽ ለሚለው ጥያቄ ያገኘሁትን ምግብ። ያገኘሁትን ምግብ እንጀራም በወጥ ሆነ ፍርፍርም ሆነ ደስ ብሎኝ ደግሞ ጾም ካልሆነ ደግሞ እንቁላል ፍርፍርም አድርጌ እንደዚህ አንዳንዴ ደግሞ ስጋ ምናምን ቤታችን ሲገዛ ደግሞ ጉበትም ምንም እያደረግን እሷን ጠበስበስ አድርገን እነሱን ነገሮችን እንበላለን። እና ሻይም በዳቦ ሊሆን ይችላል። ወተትም ካገኘው ጠዋት ጠዋት የማይከብዱ መግቦችን ቀለል ብሎኝ የምበላቸው ምግቦችን ነው የምበላው ግን በጠዋት የመብላት ልምድ የለኝም። ያው አረፋፍጄ ረፈድ አድርጌ ነው የምበላው ማለት ነው። ስለዚህ ያገኘሁትን ሽሮም ለምን በእንጀራ አይሆንም እሱን ነገር እመገባለሁኝ ማለት ነው። እንግዲህ በጠዋት ምን ትባያለሽ ለሚለው ጥያቄ እንግዲህ አብዛኛውን ጊዜ አልበላም። ግን በምበላ ሰዓት ያገኘሁትን ምግብ ቤት ያፈራውን ምግብ ለመቅመስ እሞክራለሁ ማለት ነው። ይሄ ነው መልሴ አመሰግናለሁ በጣም።

ኮከቦችን መመልከት ትወዳለህ ወይ ነው? የሚለው አሁን አሁን እጅግ በጣም በቃ አንደኛ የምወደው ነገር ቢኖር። ማታ ማታ ኮከቦችን መመልከት ጨረቃ ማየት በጣም ነው የሚያረጋጋው በቃ በጣም። በጣም የምወደው ነገር እና በደንብ ደግሞ ልምዴን በየጊዜው ላደርገው የምፈልገው ነገር ቢኖር ነው። እሱን ነው እና በቃ የፈጣሪን እኛን የፈጠረበትን መንገድ እሱን ነገር እንድናይ ያደርገናል። የፈጣሪን ፍጥረት እንድናቅ ያደርገናልና ቅዱስ ዳዊት እንዳለው ፈጣሪም እንዳለ እንድናስብ ያደርገናልና። በጣም እጅግ ገራሚ የሆኑ ነገሮች ነው የሚታዩት ሰማይ ላይ። ዶክተር ሮዳስ ምን ይላል? ቀና ብለን እኛ የሰው ልጆች ብቻ ነን እንግዲህ። ከእንስሳ ሁላ ቀና ብለን መሄድ የምንችለው እና። ቀና ብለን የተፈጠርንበት ምክንያት ሰማያትን አይተን ጨረቃን ኳክብትን ፀሀይን ፕላኔቶችን እነዚህን ነገሮች ሁላ አይተን እግዚአብሔርን እንድናመሰግን ነው። እኛ ቀና ብለን ለማየት የተፈጠርነው የሚላት ነገር አለች እና። እውነት ለመናገር በቃ ደስ ብሎኝ። ወደ ሰማይም ስታይ ደስ ብሎ ተረጋግተህ የምታደርጋቸው ነገሮች አሉ። እና እግዚአብሔር ይመስገን በቃ። ደስ ብሎ የምታደርገው ነገር ይሄንን ነው። አመሰግናለሁ። ከዛ በተደረፈ ደግሞ ያው መልመድ የምፈልጋቸው ነገሮች አሉ ስለ ኮኮብ መማር እፈልጋለሁ። ምን አይነት ኮኮቦች አሉ። በወራት አንዳንድ ወራት የሚወጡ አሉ እና እነሱን ሁሉ መማር እፈልጋለሁ እና እንደውም አንዱ እቅድ የአንዱ ፕላኔ ዶክተር ሮዳስ የሚያስተምረው ትምህርት አለ። ከግእዝ ጋር በተያያዘ ጥንታዊ የኢትዮጵያ ተመራማሪዎች እና አንድሮ ሜዳ የሚባሉ አሉ። አሁን ብዙ ነገሮች እነሱ ሰማይ ላይ ወደ ቀና ብለው በማየታቸው ሰማይ ላይ ብዙ ነገሮች እየሰሩ ያሉ የሰሩና ያለፉ ማለት ነው። እና በጣም ኢትዮጵያም ከዛ ጋር በተያያዘ ብዙ ጥናቶችን እንዳደረገችና ብዙም እውቀቶች ከዛ ጋር በተያያዘ ኢትዮጵያ ውስጥም አሉ አለምም ላይ አሉና። እነሱን ነገሮች እንግዲህ በደንብ ተምሬ ደግሞ በደንብ በእውቀት ማደርግ ይሆናል ማለት ነው። ከዚህ በኋላ እጅግ አድርጌ አመሰግናለሁ

በመስመር ላይ ገዢ ነው ወይ ነው የሚለው? አሁን ላይ ያው ብዙ ነገሮችን በመስመር ላይ አይደለም የምናደርገው። አሁን ለምሳሌ ክፍያ የምንቀበለው በመስመር ላይ ነው—። ክፍያዎችን የምንከፍለው በመስመር ላይ ነው። ብዙ ነገሮችን የምናደርገው እንደዛ ነው ተለምዷል እና—። ግዢዎችንም እየፈጸምን ነው ያለነው አሁን ለምሳሌ ሌላው ቢቀር ግዢዎችን ከፈጸምን በኋላ ክፍያዎችን ግን የሚሆነው በመስመር ላይ ነው። እና— በመስመር ላይ ግዢ ትፈጽማለህ? ወይ ለሚለው ጥያቄ ያው በሚገባ ብዙ ጊዜ እንደዛ አደርጋለሁ። እንደውም አንድ ዌብሳይት ራሱ ነበረን ከኢኮመርስ ኢትዮጵያ ውስጥ ለመስራት ከአንድ ሰው ጋር እሱን ሲስተም ራሱ ቢውልድ ለማድረግ ብዙ ተጉዘን ነበረ። ያው መጨረሻ ላይ አልተሳካም። እንጂ ራሴም እገበያለሁ ሰዎችም እንዲገበዩ ሊያስችል የሚችል ፕሮጀክት ላይም ትንሽም ብትሆን የመስራት አጋጣሚውን ልምዱ አለኝ እና እውቀቱም አለኝ። እና አዎ ነው መልሴ። ሌላው ደግሞ እንግዲህ ኢትዮጵያ ውስጥ አሁን በጣም እየተለመደ ያለ ነገር ቢኖር እሱ ነው በቃ አብዛኛው ሰው ሁሉንም ነገሮችን ለመስመር ላይ ነው እያደረግ ያለው። ሄደን እንኳን እቃዎቻችንን ብንወስድም ክፍያዎች የሚፈጸሙት በዛ ነው ማለት ነው በመስመር ላይ ነው። ስለዚህ አሁን በየትኛውም ቦታ ብንሄድ አሁን ለምሳሌ ሞባይል ብንገዛ እንደ ድሮው በፊት ሱቅ የሚባል ነገር አለ እና ሱቅ ሄደን ምናምን አይደለም የምንገዛው። አሁን ላይ በሞባይላችን በቴሌብር እዛው ላይ መግዛት እንችላለን ማለት ነው። እና አብዛኛው ነገራችን አሁን በመስመር ላይ ነው እና ጊዢዎችንም ፈጽሜያለሁ አዎ ፈጽሜ አውቃለሁ። ለምሳሌም ብዙም ባየስ ባልተለመደበት ወቅት አንድ ቦርሳ አራሱ ኦርደር አድርጌ ገዝቻለሁ ኢትዮጵያ ውስጥ ብዙም ባልተለመደበት ውስጥ እኔ ግን—። አዳዲስ ነገሮችን የመሞከር ልምድ አለኝ እና እነዛን ነገሮች አደርጋለሁ ማለት ነው። እንግዲህ ለጥያቄው መልስ የሚሆነው ደግሞ በመስመር ላይ ጊዜ ታደርጊያለሽ ወይ ለሚለው ጥያቄ ያው በሚገባ። በመስመር ላይ ጊዜ እፈጽማለሁ ልምዱም አለኝ እውቀቱም አለኝ። እዛ ላይም የሰራሁት ራሱ ፕሮጀክት አለ። እንግዲህ ወደፊት ምን እንደሚሆን ባላውቅም—። አንድ ኢኮመርስ ዌብሳይት ነገር ሰርተናል። ከልጆች ጋር እና እንግዲህ ወደፊት የሚሆነው ነገር ይታወቃል። እንግዲህ ከመግዛት አልፌ ደግሞ በመስመር ላይ እቃዎችን ማቀርብ እቃዎችንም የምሸጥ— መቀበልም ሊሆን ይችላል ማለት ነው። ወደፊት ከተሳካ ይሄንን ይመስላል እንግዲህ አመሰግናለሁ።

የድርጅቱን ባህል ትወደዋለህ ወይ ነው የሚለው የድርጅቱን ባህል ትወጅዋለሽ ወይ ነው? ያው ሴት ስለሆንኩኝ ማለት ነው። ምናልባት የምሰራበትን ድርጅት ከሆነ እኔ ስራ እየሰራሁ አይደለም ያለሁትኝ አሁን ላይ ማለት ነው። ምንም አይነት ስራ እንደዚህ ሪሞት በኦንላይን ምናምን ነው። እንጂ እየሰራሁኝ ያለሁት ትንሽ ትንሽ ስራ ቋሚ ስራ። እየሰራሁኝ አይደለም ያለሁትኝ ግን በፊት የመጣሁባቸው መስሪያ ቤቶች አሉ ልምዶች ማለት ነው። ባህላቸው ምናምን ትንሽ ጎርበጥ ነው ሚያደርግው ደስ የማይልም። የነበረው ያጋጣሚ ያገኘሁባቸው ምናምን ምሳሌ አንድ ትምህርት ቤት ሰርቼ አውቃለሁ። እና እዛ ትምህርት ቤት በቃ ሁሉም ነገር ከአለቃው ጀምሮ እስከ ሰራተኛው የነበረው ነገር ደስ አይልም። ነበረ ያው ተማሪዎቹ ደስ ቢሉ ምንም ያሳለፍኩት ትንሽ ከበድ ያለ ጊዜ አሳልፌያለሁ። ሌላም ደግሞ አንድ ቦታም የሰራሁበት ከመመረቂያ በፊት ትዝ ይለኛል እና እሱም የነበረው ነገር ጉልበት ብዝበዛ ነበረ። የነበረው ልጅም ብሆን በቃ በጣም ብዙ በፈተናዎችን አልችልም እና። እንደዚህ አይነት ነገር ነው እንግዲህ ያጋጠመኝ አሁን ላይ እንግዲህ ተቀጥሬም እየሰራሁ ስላልሆነ። ድርጅቶች በማየት መንገድ ነው እየሰሩ ያሉት የሚለውን ነገር ላላቅ እችላለሁ። ግን ከልምዴ ግን ስነሳ ብዙም የሚወደድ ልምድ አላየሁኝም። ምናልባት ስራም የጠላሁትኝ እኔ የሆነ ቦታም ተቀጥሬ መስራት ገብቼ መስራት የሚጠላሁትኝ የማልወደውም ለዚህ ለዚህ ይመስለኛል። አሁን ላይ ተቀጥሬ እየሰራሁ አይደለም ያለሁት እውነት ለመናገር ስራ በጣም ያስፈልገኛል። በጣምም እየተጎዳሁኝ ነው ያለሁት ስራ እየሰራሁ ስላልሆነ ግን። የድርጅቱን ባህል ድርጅቶች የሚያሰሩበትን ባህል ስለማልወደው ብቻ ይኸው እየሰራሁኝ አይደለም ማለት ነው። እሱም አንደኛው ምክንያት ነው የሚሆነው ለምን እየሰራሁ እንዳልሆነ ማለት ነው። ትንሽ ከበድ ይላል ኢትዮጵያ ውስጥ ያሉ መስሪያ ቤቶች እንግዲህ በጣም ውስን የሚባሉ በጣም መልካም መልካም ቦታዎች እንዳሉ እናውቃለን። ያው ሰዎችን ምስክርነት ይሰጣሉ ግን ያው ትንሽ ቆየት ያሉት ድርጅቶች ግን ትንሽ ከበድ እንደሚሉ አይቻለሁ። ማለትም አመሰግናለሁ

የጨረቃ ብርሃን ትወጃለሽ ወይ ነው የሚለው ጥያቄ ያው ጽሁፉ የሚለው የጨረቃ ብርሃን ትወዳለህ ወይ ነው? እኔ ግን ሴት ስለሆንኩኝ የጨረቃ ብርሃን ትወጃለሽ ወይ ለሚለው ጥያቄ መልሴ በደንብ በጣም ሰላም የሚሰጠው ከአርቲፊሻል ብርሃኖች ከአምፖል ከመብራቶች። እንደውም አንዳንዴ መብራት ሲጠፋ በስመ አም ያለው ብርሃን እንዴት ደስ እንደሚል ደስ የሚል ነገር አለውና ማየትም እወድ ነበረ። ድሮ ልጅ እያለሁ ጀምሮ ያው በሩን ክፍት አደረግና በጣም ይሄ ነገር ፀሀይ ነው የምልበት አጋጣሚ አለ። እንደውም አንዳንዴ የፀሀይ ሲገባ አሁን ለምሳሌ ምልክት ይሰጣል አሁን ለምሳሌ ጥላው እስከሚያርፍበት ድረስ። ያለ ምልክት አለ እንደዛ ሁላ በጣም ብርሃኗ ድንብቅ ይላል አንዳንዴ የጨረቃ እና በቃ ብርሃኑ ይገርማል አንዳንዴ በጣም እስኪገርመኝ ድረስ ይሆናል። እና የጨረቃ ብርሃን አወ እወዳለሁ ደስ ብሎኝ ነው የማየው። የምመለከተው በዛ ውስጥም ቢሄድም ደስ ይለኛል አንዳንዴ የማምነው ሰው እና አብሮኝ የሚጓዝ ሰው ባገኝ ብቻዬን ነኝ እንጂ አሁን ላይ። ሰው ባገኝ እና ጓደኛ ባገኝ እንደው በዛ መሃል ራሱ መራመድ ቢቻል መሄድ ቢቻል ደስ የሚል ነገር አለው። እና የጨረቃ ብርሃን መብራት ሲጠፋ አንዳንዴ እሱን አይ ነበረ የሆነ ጊዜና በቃ ደስ ብሎኝ የማደርገው ነገር ቢኖር እሱን ነው። እና በቃ ተፈጥሮ በጣም እጅግ ውብ ድንቅ ነች እውነት። ፀሀይ ጨረቃ ኮከቦች በቃ በጣም እግዚአብሔር አምላክ ሲፈጥረን በቃ ሁሉን ነገር አሟልቶ ነው የፈጠረን። አንዳንዴ ሳማርር ምናምን እግዚአብሔር አምላክ እኮ ይሄንን ሁላ ነገር ለኔ አድርጎልኛል እኔ ግን። ያ ብዙ ጊዜ ያሰብኳቸው ነገሮች አልተሳኩልኝም በህይወት እና እነሱ ነገሮች ብስጭት ስለሚያደርጉኝ እናደዳለሁ። ግን ደግሞ ፈጣሪ አምላክ ለኔ ያደረገውን ሳስብ እነ ጨረቃን ሳስብ በቃ በነፃ የሰጠኝ እንግዲህ መብራት ለማብራት በጣም ብዙ ብር ነው የምከፍለው። ግን ጨረቃ በነፃ እግዚአብሔር አምላክ ፀሀይን በነፃ እስትንፋስን በነፃ ሁሉን ነገር በነፃ ሰጥቶናል። እና ይሄንን ይመስላል እና ጥያቄውን መልስ ለመስጠት ያህል የጨቃ ብርሃን ትወጃለሽ? ወይ ለሚለው በሚገባ በጣም ደስ ብሎኝ የማየው ነገር በጣም ደስ ብሎኝ የምኖረው ነገር ነው። እና አመሰግናለሁ።